በስራ ላይ ችግሮችን ትፈታለህ? አ በስራ ላይ እንግዲህ ችግሮችን ለመፍታት እሞክራለሁ በስራ ላይ በተለያየ አጋጣሚ በአንዳንድ ነገር ችግሮቼን እፈታለሁኝ ለመፍታት እሞክራለሁ። እና ለዚህ ችግር የሚፈታበት ብዙ አይነት መንገድ አለ ስራ ላይ በስራ ላይ ችግር ደግሞ ካልተፈታ በስራ ላይ ችግሮችን የማይፈታ የማይፈታ ከሆነ በጣም አስቸጋሪና ውስብስብ ይሆናል። ምክንያቱም በስራ ላይ ብዙ አይነት አጋጣሚዎች አሉ በስራ ላይ የተለያየ ችግር ሊፈጠር ይችላል እና ችግሮች ውስብስብ እና በጣም ከባድ ሊሆኑ ይችላሉ እነዚህን መፍታት ደግሞ ግድ ይላል ማለት ነው። በስራ ላይ እንግዲህ ችግሮች በብዙ አይነት አፈታት ዘዴ ሊፈቱ ይችላሉ። ስለዚህ ችግሮች እንዴት ይገጥማሉ እንዴትስ እንፈታቸዋለን ስል? እንግዲህ በስራ ላይ ችግሮችን ለመፍታት የሚያስፈልገው ነገር አንደኛ ምክር ወይም ምክሮችን ማመካከር የተለያየ የምክር ሀሳብ ማምጣት ነው። ምክሮችን መምከር ማመካከር በጣም ጥሩ። የስራ ላይ ችግሮችን ይፈታል። እና ምክር በተለይ ብዙ ሰው ሲያጠፋ ሰራተኛ ወይም አሰሪነት ሰራተኛ አንዳንዴ የሚጋጭበት ነገር ይፈጠራል። እሱ ሲፈጠር እንግዲህ መፍታት መሞከር በጣም አሪፍ ነው። እሱ ከተፈታ እንግዲህ ችግሮች ቀላልና አስተማመኝ ይሆናሉ ማለት ነው። እንግዲህ ውስብስብ ሲሆኑ እንግዲህ ብዙ ጊዜ ያስቸግራሉ። እነሱንም ደግሞ ችግር ለመፍታት ብዙ ነገር ሊያስቸግሩ ስለሚችሉ እንዛን ችግሮች እንግዲህ ለመፍታት። ጥሩ መፍትሄ ያመጣል ማለት ነው። እንግዲህ ችግሮች ብዙ እንዳይፈቱ ከሚያደርጉ አንዱ ምክርን ካለመቀበል ወይም ትእዛዝ አለመቀበል ነው። ትእዛዝ ለመቀበል ደግሞ እንግዲህ በስራ ላይ ያለው ችግር ለመፍታት የግድ ትእዛዝ መቀበልን ማክበርን ሰው ማክበር የግድ እሱ ወሳኝ ነገር ነው። ምክንያቱም ችግር ስራ ላይ ያለ ችግር ለመፍታት ደግሞ አስሪ እና ሰራተኛ የግድ ማክበር መከባበር አለበት ማለት ነው። ካልተከባበረ ስራው ሊፈታ ወይም ሊሰራ ወይም እንትን ሊል አይችልም። ጥሩ በስራ አፈታት ችግሮችን ለመፍታት አሳሳቢ ይሆናል። ወይም ጥሩ አይነት ሀሳብ የማይመጣ ከሆነ ችግሩ አይፈተም እና ችግሮችን ለመፍታት በዚህ መንገድ ነው እንግዲህ የምንፈታው ማለት ነው። የምፈታው እና ስለዚህ ችግሮችን በዚህ መንገድ እንፈታለን ማለት ነው። ችግር ለመፍታት ይሄ በጣም አሪፍና ወሳኝ ነገር ነው ብዬ አስባለሁ

የፀሀይ መውጣትን ታያለህ? አዎ የፀሀይ መውጣት እንግዲህ ብዙ ጊዜ እመለከታለሁ አያለሁ። እንግዲህ በሆነ አጋጣሚ የፀሀይ መውጣትን ከአንድ ቦታ ወደ አንድ ቦታ የማይበት አጋጣሚ አለ። ፀሀይ እንግዲህ በተለያየ አቅጣጫ የምትወጣበት አጋጣሚ አለ። አንዳንዴ ግን ፀሀይ ብዙ ጊዜ ከምስራቅ ወደ ምዕራብ ከምስራቅ ወጥታ ወደ ምዕራብ ትገባለች። እና ፀሀይ ነፀብራቋ ጠዋት ሲወጣ ምናምን በጣም የሚያስደስትና ውብ እይታ ያላት ስለሆነ ፀሀይን ስትወጣ ማየት በጣም እንደሚያስደስት ነገር በጣም ደስ የሚል ነገር ነው

የምታስታውሰው ልዩ በዓል አለ አዎ የማስታውሰው ብዙ ልዩ በዓሎች አሉ። የማስታውሰው እንግዲህ ብዙ ከቤተሰብ ጋር ብዙ አይነት ላይፍ የምናሳልፍበት ብዙ አይነት የምንጫወትበት ብዙ አይነት ከጓደኛ ጋር ህይወት የማሳልፍበት የምዝናናበት የምጫዋትበትን ባህል በጣም ነው። የማስታውሰው ምክንያቱም እሱ በዓል ወይም እሱ በዓል በጣም ለትውስታ ለማስታወስ ልዩ ነው። ምክንያቱም ያባል አብሬ ከነስ ጋር የምጫወትበት ብዙ ነህ ፋሲጋ ነው እንግዲህ ፋሲጋ እና ንግስ ባህል ጥምቀት። ብዙ እንግዲህ ተሰባስበ ከተለያየ ከእርቀት የመጣን ቤተሰብ ወይም ልጅ ተሰባስበን የምናይበት የምናወራበት እንዲሁም የምንደሰተበት። አይነት የጨዋታ ዘርፍ ስለሆነ እሱም በዓል ስለሆነ ምን ይሰጥበት የተለያየ ሀሳብ የምንገጽበት የተለያየ ነገር የምናደርግበት ወሬ በከ ምናምን የምን ብዙ ነገራችን የምንወያይበት ስለሆነ። እሱ ፋሲካ አባት በጣም አሪፍ የቤተሰብ ሀሳብ የሚመነጭበት የተለያየ ነገር ምን ምንመካከርበት በዓል ስለሆነ ፋሲጋ ልዩ በዓል ነው። ማለት እችላለሁ አስታውሱ እሱ አንዱ እሱ ነው። ሁለተኛ ጥምቀት ጥምቀት እንግዲህ ብዙ ወጣት በተለይ በወጣቱ ያለው እንግዲህ የወጣቱ እንትን በጣም ተሰብስቦ የምናወራበት የምንጫወትበት እንግዲህ የተለያየ ሀሳቡን ካለን ተወያይተን እንግዲህ ወጣት ከወጣት ከአንድ ቦታ ወደ አንድ ቦታ የተራራቅን ሰዎች በዛ አጋጣሚ እንግዲህ የጥምቃት ተገናኝተን የምንወያይበትና የምናወራበት ነው። ያለው እንግዲህ እሱ በተጋጣሚ እንግዲህ የተለያየ ነገር እናገኛለን ማለት ነው። ብዙ ሀሳብ እናገኛለን ብዙ አይነት ነገር ይደርሰናል ብዙ ሀሳብ ነገሮች አሉና በጣም ደስ የሚል ነገር ነው ያለው። እና ስለዚህ እሱ በጣም ጥሩ ሀሳብ ነው። እና ከዛ ውጪ ደሞ እንግዲህ ገና ባህል ነው ገና እና ንግስ ባህል ንግስ በምናነግስበት ጊዜ ከተለያዩ እህቶቻችን ወንድሞቻችን ቤተሰብ ጋር የምንገናኝበት ነገር ነው። ያለው እና እሱ በጣም አሪፍ እና ጥሩ ሀሳብ ነው። ምክንያቱም የተራራቀ የሚገናኝበት የተለያየ የቅርብ የልጅነት ጓደኞቻችን አግኝተን የምናወራበት የምንጫወትበት እና የተለያየ ደስ የሚል ሀሳቦችን የምንካፈልበት ስለሆነ በጣም ደስ የሚል ትውስታ ያለበት ነው። እና እሱ ደሞ እና ለብዙዎቻችን ጠቃሚና ጥሩ ነገር ነው። እንግዲህ እናሱ በጣም ከሚያስደስትና ትልቅ ነገር ከሆነም አንዱ የንግስ ባህል ነው። ንግስ እንግዲህ በአመት ወይም በየወሩ የተለያየ በዓላት የሚነግስበት ወቅት አለ። እና እነሱ ንግስ ባህሎች በጣም አሪፍ ናቸው። እና እንደዛ ንግስ ባህሮች ስናነግስ እንግዲህ ብዙ አይነት ሀሳብ አለ የተለያየ የስራ ጨዋታ ሊሆን ይችላል። የተለያየ ያሳለፍነው ህይወት ወይም ህይወታችን እንዴት እንዳለፈ የተለያየን እንዴት እንዳሳልፍን እስካሁን ያለው ህይወት ላይ ሽሮቱ ሽደቱ ለወደፊትስ ምን እንሰራለን እንዴትስ ነው ምንሰራው ምናምን የሚለውን ምን ወያይበት። ጥሩ የንግስ በዓል ነው። ምንጫወትበት ስለ ህይወታችን ስለ ትዳራችን ስለ ልጆቻችን የምናወራበት እና የተለያየ የሀሳብ የምንቀያየርበት ስለሆነ የንጉስ በዓል በጣም ለየት ብሎ የሚከበር የበዓልና ማስታውሰው ልዩ በዓል። አንዱ እሱ ነው። በጣም እንግዲህ ብዙ ናቸው በዓላቶች የምናስታውሳቸው ግን እሱ ደሞ ይለያል በጣም አሪፍ ነው።

ባዶ እግር መራመድ ታውቃለህ ወይ? አዎ እንግዲህ ባዶ እግር ብዙ በሀገራችን እንግዲህ ባዶ እግርህ በጣም እየተዘወተርን የተለመድም የእድገት ባህሪ ስላለ እንደ ሀገራችን ስለዚ በኢትዮጵያ በሀገራችን ደግሞ ባዶ እግር ብዙውን ሊያስቸግረን ይችላል ብዬ አላስብም። ምክንያትም ባዶ እግር በሰፊው ስለምንጓዝ ባዶ እግር በጣም ሰውም ልምድ ስላለው ኤክስፕሪያንሱ በባዶ እግር መሄድ ስለሆነ ባዶ እግሬ መሄድ ምንም ሚያስቸግሬን ነገር የለም በባዶ ብዙ ጊዜ እሄዳለሁ። እንግዲህ ከተለያየ ብዙን የሀገራችን የህዝብ ክፍልም እንግዲህ በባዶ እግሩ ወይም ብዙ የገጠር ስራ ስለሚሰራ ስለዚህ ይሄ ብዙ ሚከብደን ነገር የለም። ባዶ እግር እሄዳለሁ ባዶ እግር ብዙ ጊዜ አዘውትራለሁ። ስለዚህ ባዶ እግር መሄድ ለተለያየ ጥንካሬ ለእግር ለተለያየ የዝንት ፈተናዎች ሲገጥምም ባዶ እግርን የሚሄድ በጣም ለብዙ ፈተና መፍትሄ ይሆናል። ምክንያቱም ባዶ እግር መልበድ በጣም ጥሩ ነው። ባዶ እግርን የሄደ ሰው ለእግሩም ሆነ ለእግር ጡንቻውን በጣም ጠንካራ የመሆን እድል አለው። እንግዲህ ብዙ ቦታ በእግር ብሄድ ብዙ ርቀቶችን ብዙ ኪሎሜትሮችን ብሄድ እግሩ እንግዲህ ሊያመው ወይም ሊያስቸግረው አይችልም። ምክንያቱም ባዶ እግር ያለ ጫማ ስለለመደ ያ ሰው እንግዲህ ብዙውን ሂዶ በቀላል የመምጣትና እግሩ ሳያመው ብዙ የመሄድ እድል አለው። እና ባዶ እግር በጣም በጣም በጣም ጥሩና መፍትሄ ነው። መሄድ ጥሩ ነው። ምክንያቱም ማወቅ ባዶ ግን መራመድ ማወቅ ጥሩ ነው ብዬ አስባለሁ። ባዶ እግር መሄድ ለራስም እንግዲህ በጣም ለፊትነስ ወይ ለጥንካሬም በጣም ጥሩ ነው። ከዛም አልፎ እንግዲህ ባዶ እግርን መሄድ እንግዲህ ለተለያየ ይዘት ላለው የስፖርት አይነት ይጠቅማል። እንግዲህ ሩጫ በተለይ ለሚሮጡ ሰዎች ባዶ እግራቸውን ሲሮጥ ወይም ሲሮጥ ከነበረ እንግዲህ ወደ ጫማ ስቀይር በጣም ፈጣንና በጣም አሪፍ ነው የሚሆንልኝ። እና ስለዚህ ባዶ እግርን ስሄድ በጣም አሪፍ ነው። ባዶ እግርን መሮጥ ወይም መራመድ ወይም መሄድ በጣም አሪፍ ነው። እና ወደ ጫማ ሲቀየር በጣም ፍጥነትን ይጨምራል። ምክንያቱም እንግዲህ ባዶ እግር በጣም የሚጠነክርበት ነገር ይገጥማል። እንግዲህ ከዛ ጫማውን ሲጫመት በጣም ይፈጥናል የተለያየ ጥንካሬውም እንደዛው ያይላል። እንግዲህ ባዶ እግር በጣም ይን ያህል ድረስ በባዶ ግርም መሄድ በጣም ይጠቅማል። እንደውም ብዙ አይነት ነገር ሲገጥም ባዶ እግርን መሄድ የለመደ ሰው በጣም ለብዙ ነገር ይጠቅመዋል ማለት ነው። ብዙ አይነት እንትን ችግር ቢገጥመው እኮ ብዙም የሚያስቸግር ምክንያቱም ብዙ ኪሎሜትር እጅን ወይም ብዙ ርቀቶችን በባዶ እግር መሄድ የለመደ ሰውና ባዶ በጫማ የለመደ ሰው አንድ አይነት አደለም። ምክንያቱም ብዙ ትሬኒንግ አድርጓል ልምድ አለው። ስለዚህ ልምድ ያደረገ ሰው ደግሞ ለተለያየ ቦታ ሲሄድ ወይም ርቀት ቦታዎችን በተለያየ በስራ ዘርፍ ሊሆን ይችላል። በተለያየ አጋጣሚ ባዶ እግርን የሄደ ሰው በ ስለዚህ ምንም አያስቸግርም በባዶ እግሩ መሄድ ይችላል ማለት ነው። እንግዲህ ፀሀውንም ጠጠሩንም ምንም ምክንያቱም ይለምዳል ያ ሰው በደንብ የቆዳ ጥንካሬ ወይም የተረከዝ ጥንካሬ ይኖረዋል ማለት ነው። እሱን ሲያደርግ ደግሞ በጣም ለብዙ ክህሎትም ለጥቅምም ያገለግላል ማለት ነው። እና ባዶ እግርም ቢሄድ በጣም ነው የማውቀው እኔም ብዙ ትሬኒንግ ከዚህ የተነሳ ብዙ ትሬኒንግ ያደረኩበት እና ባዶ እግሬን የሚሄድበት እድል አለ። ስለዚህ ባዶ እግርህን ከሄድኩና በጫማ ያለውን ልዩነት በጣም አየዋለሁ

የመጠጥ ውሃን ከየት? ታገኛለህ የመጠጥ ውሃን እንግዲህ በብዛት የምናገኘው እንግዲህ ከምንጭ። እንዲሁም ከቧንቧ እንግዲህ ከነዝህ የ ነው ምናገኘው ብዙውን እንግዲህ የምንጠቀመው የመጠጥን። የምናገኘው ከ ምንጭ ነው እንግዲህ በሀገራችን ብዙ ወደ ገጠር ወጥር ይወጣ ብሎ ከምንጭ ውሃ ነው። እንግዲህ በሀገራችን ደግሞ የውሃ ምንጭ በጣም በሰፊው አለ የውሃ ጥርቅም። እኔ ያለው እና እንግዲህ የውሃ ምንጭ ላይ በጣም እናገኛለን ከምንጭ ነው። የምንጠቀመው ውሃን እንግዲህ ከምንጭ መጠቀም ደግሞ ያው ከራሱ ከቦታው እርግጥ። ማጣሪያ ባይደረግለትም ከምንጭ ሲሆን ምንም አይነት ኬሚካል አይጨመርበትም ምንም አይነት። ከተፈጥሮ ውጪ በሰው ሰራሽ የሚጨመርበት ነገር ስለሌለ ብዙን የምንጠቀመው። የተጣራ ውሃ ወይም ተፈጥሮ የተገኘው ውሃ ነው እንግዲህ እንደወረደ። እና ይሄ መሆኑ ደግሞ ለብዙ ጤና እንደንቋቋም ብዙ አይነት እንደ በሽታ ብመጡም። እንግዲህ የመላመዱ ነገር ስላለ በጣም አሪፍ ነው። የመጠጥ ውሃን እንግዲህ ከዚህ ከምንጭ ማግኘት። እንግዲህ በሀገራችን በሰፊ ለምሳሌ ማየት እንችላለን እንደ አባይ እንግዲህ። በጣም ታዋቂ ወንዝ እንግዲህ አባይ። ምንጩ እንግዲህ ሰከላ ከሚባል ከጎጃም ምዕራብ ጎጃም ጀምሮ የሚነሳ። ውሃ ነው እንግዲህ ምንጩ ከዛ ነው ያለው እና ብዙ ሰዎች እንግዲህ መጠጥ የምንጠቀመው ከዛ። ከምንጩ ነው ከዛም አልፎ እንግዲህ ጣና። ብዙ ውሃም ይሄ ውሃ ብዙ አይነት በሰፊ እንደነ አዋሽ በጣም ኢትዮጵያ ውስጥ እንግዲህ ውሃ በጣም በሰፊው ያለባት ሀገር ነች ስለዚህ። ብዙ ጥቅም የምናገኘው ከምንጭ ነው ከዛም አልፎ ደግሞ እንግዲህም። አሁን በዘመናዊ እንግዲህ እሱ ምንጭን በአንድ በማሰባሰብና በተለያየ ነገሮች በማሰራጨት እንግዲህ። የቧንቧ ውሃን የተጠራ ውሃ ወደ ከተማ አካባቢዎች የማድረስና። እንትን አለ እሱ የማዳረስ ህዝብ እንዲጠቀም የማድረግ ነገር አናለይስ እየተደረገ ነው። ህዝብ በትልቅ ቦታ እንደነ አዲስ አበባ እንደነ ባህር ዳር እንድሁም ወረዳ ከተማዎች ድረስ። ይሄ ነገር ተዘርግቶ አገልግሎት እየሰጠ ወይም የመጠጥ ውሃ እየዋለ ይገኛል። እንግዲህ በብዛት እንግዲህ እኔ ወጣ ስል ወደ ገጠርም። የማገኘው እንግዲህ የምንጭ ውሃ ነው። የምንጭ ውሃን በስፋት እንጠቀማለን ከዛም አልፎ እንግዲህ። ለተለያየ ማጠጥ የሚጠጣ ለተለያየ መስኖ የምትጠቀመው የምንጭ የውሃ ነው ወይም። ከምንጭ የሚሰበሰብን ውሃ ነው። እና በሀገራችን የምንጭ ውሃ በጣም ትልቅና ወሳኝ የሚባል እንግዲህ ከሀገራችን ውስጥ። ትልቁን ፐርሰንት ይዞ ያለው የውሃ የመጠጥ ውሃ ምንጭ ውሃ ነው። እና የምንጭ ውሃ እንግዲህ። በብዛት ይገኛል ኢትዮጵያ ውስጥ በብዛት ነው በሰፊው ነው የሚገኘው። እንግዲህ የተለያየ ቦታ ብንሄድ የምንጭ ውሃ በጣም ሰፍቶና በጣም አሪፍ ሆኖ ይገኛል። ይሄ ምንጭ ውሃ እንግዲህ ለአገልግሎቱ ከመጠጥም አልፎ ለእቃ ማጠቢያ ለልብስ ማጠቢያ። ለተለያየ እነዚህ ለምግብ ሳህኖች ማጠቢያ ለተለያየ ነገር። እንጠቀመዋለን የምንጭን ውሃ ማለት ነው እንግዲህ ሻወር እንወስድበታለን። የተለያየ ሻወር አገልግሎት እንዲሁም ለፀጉራችን የተለያየ ይዘት አለውና። እንግዲህ የምንጭ ውሃ በጣም በጣም ለብዙ ነው የምትጠቀመው የመጠጥ ውሃን በተለይ። ከየት? ታገኛለህ ለሚለው እንግዲህ ምንጭ ውሃ ነው። እኛ የተጠቅምን ያለነው በቃ መሰረታዊ ከከርሰ ምድር የምንጭ ውሃ ነው። ከከርሰ ምድር የሚወጡ ውሃዎችን እና የምንጭ ውሃ ይለያያል እንግዲህ ከከርሰ ምድር በመኪና ተቆፍረው ወደ ከተማ አገልግሎት በቧንቧ የሚሉት ናቸው እነሱ የከርሰ ምድር ውሃ። ይሄኛው የምንጭ ውሃ ግን ቀጥታ ራሱ ቡልቅ ቡልቅ ብሎ የሚፈስና ቀጥታ የምንቀደው ነው

ዝናብ ሲዘንብ ምን ታደርጋለህ ዝናብ ሲዘንብ ምን ታደርጋለህ? ዝናብ በሚዘንብበት ወቅት እንግዲህ የተለያየ ነገር ላደርግ እችላለሁ። በመጀመሪያ ዝናብ ሲዘንብ። ውሃ እሰበሰባለሁ ዝናብ ሲዘንብ ለብዙ ለመጠጥም ለልብስ ማጠቢያ ለተለያየ ነገር የምጠቀምበት ነገር። ገጥመኛ ስለዚህ ዝናብ ሲዘንብ ብዙ አይነት ነገር ጥቅም አለው። ዝናብ ሲዘንብ እንግዲህ የተለያየ ጥቅም እናውለዋለን የዝናብ መዝነብ በጣም ጥሩ ነገር አለው። እህል የሚያበቅልበት እህል የምንዘራበት እንደውም ከዛም አልፎ ደግሞ የተለያየ ለምርት የሚሆኑ አትክልት እንደዚህ ሰላጣ ቆስጣ የተለያዩ ፈጣን የሚባሉ አትክልቶችን። የምናበቅልበት ዝናብ በጣም ለሀገራችን በጣም አስፈላጊና መሰረታዊ ነገር የሚባል ነገር ቢሆን ዝናብ ነው። ዝናብ በጣም አስፈላጊ ነው እንደ ዝናብ ለኛ የሚያስፈልገን ነገር የለም። ዝናብ በጣም በጣም አስፈላጊና ወሳኝ ነገር ነው። ዝናብ እንግዲህ እንደ ሀገር እንደ ኢትዮጵያ በጣም ከማስፈለጉም በላይ አትክልትን ያለ ዝናብ ማሰብ በሀገራችን ሰብል ያለ ዝናብ ማሰብ በጣም ከባድ ነው። ሰብል እንግዲህ ብዙ አይነት አትክልትን እንተክላለን በክረምት እንደ ተለያዩ እነዚህ ፍራፍሬ የሚባሉትን የምንተክልበት እንዲሁም የተለያዩ አትክልቶችንም እንደዚሁ ለማገዶ የሚሉ ለቤት መስሪያ የሚሉ የሚተከልበት ሙሉ በሙሉ በዝናብ ነው። እና ሀገራችን ያለ ዝናብ ምንም ሊሆን አይችልም ማለት ነው። እና ዝናብ በጣም ወሳኝና መሰረታዊ ነው። ለሀገራችን ዝናብ እንደ ሀገራችን በጣም ፍቱን የሚባል የሰ እንትን ነው በጣም መሰረታዊ የገቢ ምንጫችን ነው ማለት እንችላለን። እና ዝናብም እንግዲህ በሀገራችን በጣም ክህሎት ያለው ዝናብ ዝናባችን እንደ ትልቅ ግብአት ወይም የህይወት እስትንፋስ ነው ማለት ይቻላል። ምክንያቱም ዝናብ ሲዘንብ እኔ ብዙ ጊዜ የማደርገው ያው ሰብል እዘራለሁ። እንደ ጤፍ በቆሎ ስንዴ ገብስ እንዲሁም እንግዲህ ዝናብ በንድንች እንግዲህ ድንች የተለያዩ እንደ ካሮት ቀይ ስር እነዚህ ጎማን ሰላጣ ቆስጣ የሚባሉትን ሙሉ እንግዲህ በጓሮ የመትከል ነገር አለ። ተክላለው እና ዝናብ ለኛ በጣም አስፈላጊና ወሳኝ ነገር ነው። እና ዝናብ በጣም ለኔ በጣም ለህይወት መሰረቴ ነው ማለት እችላለሁ። ዝናብ ከሌለ ህይወት የለም ዝናብ ከሌለ ምንም የለም ማለት እችላለሁ። ምክንያቱም ዝናብ በጣም በጣም በጣም ውድና የህይወት እስትንፋስ ነው። ማለት ነው። የምችለው ዝናብ እንግዲህ ከዛም አለፍ ሲል ለመጠጥ እንዲሁም ለባትሪ ለመኪና ባትሪ የምንሞላበት አጋጣሚ አለ። ጠብቆ እንግዲህ ከሰማይ እንደወረደ በአንድ ላይ በመሰብሰብ እንግዲህ ወደ ባትሪ የመኪና ባትሪ የመሙላት ነገር አለ። አንዳንዴ እና ስለዚህ ዝናብ በጣም ለእኛ በጣም አሪፍ እና በጣም ጥሩ ነገር ነው።

የስራ ጊዜ ገደብ ታስተካክላለህ? እንግዲህ ይህ ጥያቄ በጣም አሪፍና ወሳኝ ነው። እንግዲህ ይህ ጥያቄ የስራ ጊዜ ገደብ አዎ አስተካክላለሁ። ምክንያቱም እንግዲህ ብዙ ስራ በሚበዛ ጊዜ በጣም ስራ ሲወጥር ወይም ሲበዛ እንግዲህ የሚያስቸግርበት፤ በጣም እንትን የሚያደርግበት ሰዓት አለ። እና ስራ በሚበዛበት ጊዜ ብዙ አይነት ነገር አደርጋለሁ። ብዙ የማስተካከያ ነገር እወስዳለሁ። ምክንያቱም በጣም ኦቨር ታይም ወይም ብዙ ሰዓት በምትሰራበት ጊዜ እረፍት አንድ ቀን ሁለት ቀን የመውሰድ ነገር አለ። ምክንያቱም ሁል ጊዜ በጣም ከመጠን በላይ ስራ መስራት በጣም አስቸጋሪ ነው። እንግዲህ ይሄን ስራ በማስተካከል እንግዲህም ቀስ የጊዜ ገደብ በማበጀት ብዙ አይነት ጊዜ ገደቦችን በማበጀት፤ እንግዲህ የሰው ልጅ ጠዋት ሁለት ሰዓት ገብቶ ምሳ ሰዓት ወጥቶ፤ ከዛም ያው እንግዲህ ማታ አስራ አንድ ሰዓት ወደ ስራ የሚወጣበት ነገር አለ። ግን አንዳንዴ ለምሳም የማንወጣበት ከምሳም አልፎ አንዳንዴ በብዛት ሲሆን እስከ ምሽት ሁለት ሰዓት ሶስት ሰዓት የሚሰራበት አጋጣሚ አለ። ስራ እንዲበዛ የሚያደርገው ነገር አለ። እና ስራ መብዛቱ ጥሩ ነገር ነው። ስራን ማግኘት በጣም ስራን ሰርቶ መለወጥ እስከሆነ ድረስ እንግዲህ የስራ ጊዜ ገደብ የስራ ጊዜ ገደቡ እንግዲህ ብናስተካክለው ለራሳችን ጥሩ ነው። ጥሩ ገቢ ካለን ጥሩ በጣም አሪፍህ እና አዋጭ ከሆነ እሱን ብናበጅ ጥሩ ነው። ግን ከዛ ውጪ ከሆነ ግን የስራ ገደቡ በጣም ትሁትና አሪፍ ያደርጋል ማለት ነው። ለስራ ገደብ ሲኖር ለአእምሮም፣ ለአእምሮ ጭንቀትም በጣም በስራ የመወጠር ነገራችን ገደብ ሲኖረው የተስተካከለ ይሆናል ማለት ነው። እንግዲህ የስራ ገደብ በጣም ብዙ ሲበዛ፤ በጣም ጭንቅላት ሲወጠር በስራ ብዛት እንግዲህ የመጨነቅ፤ እንዲሁም ለቀጣዩ ስራ የመድከም ነገር ስለሚፈጠር የግድ የስራ ገደብ ያስፈልገናል ማለት ነው። የስራ ገደብ ባበጀን ቁጥር በብዛት የስራ ገደብ በኖረው ቁጥር ብዙ የስራ ደግሞ ክፍተት፤ ስራ ዛሬ የሚትሰሩት ወደ ነገ ስያድሩ በጣም የሚያስቸግርበትና ስራ የሚደረብበት ነገር አለ። ነገር ግን ስራ ገደብ ሰዓት በጣም በምናበዛበት ስራ ግን ገደብ ስናበጅ ለራሳችን ያለን እንግዲህ የመድከሙን ነገር ይቀንስልናል። ምክንያቱም የስራ ገደብ በጣም አሪፍ ነው እንግዲህ ስራ ገደብ በጣም አስፈላጊ ሆኖ ነው ያለው። የስራ ገደብ በጣም እንደ እኔ የግል ብቻ ሳይሆን እንደ ሀገር የግድ አንዳንዴ ያስፈልጋል። እንደ መስሪያ ቤት በጣም የስራ ገደብን በጣም በደንብ አድርጎ ተጠንቅቆ መስራት በጣም አሪፍ ነው። እንግዲህ የስራ ገደብ ሊኖረኝ ይገባል ማለት እፈልጋለሁ። የስራ ጊዜ ገደብ ማስተካከል እንደ አንድ አስፈላጊ ለአንድ ስራ ለአንድ ክንውን ለአንድ የስራ አይነት በጣም ብቁና አስተዋጦ ይኖራል ብዬ አስባለሁ። ምክንያቱም የስራ ገደብ ከሌለ እንግዲህ ብዙውን የሚያስቸግርበትና የሚያስጨንቅበት ጊዜ ይኖራል። ሰው የስራ ግድብ ሳይኖረው ብዙ ጊዜ ትኩረት ከጧት አንስቶ እስከ ሌሊት እንዲሁም ሁል ጊዜ ከአመት አመት በስራ የሚፈጋ ሰው የስራ እንትን ከሌለው የስራ ጊዜውን ካላስተካከለ የስራ ጊዜው በደንብ በሰንጠረዥ አውጥቶ ካልሰራም የሚጨነቅበት፣ የሚቸገርበት በጣም የላም ጭንቀት ውስጥ የሚገባበት አይምሮውንም የጉልበትም ከሳራ ደርሶበት በኋላ የሚቸገርበትና ለወደፊትም ስራ ለመግፋት የሚጨነቅበት አይነት ነገር ይፈጠራል ማለት ነው። እና ስለዚህ የስራ ገደብ፣ የስራ ጊዜ ገደብ፣ በጣም ማስተካከል ዋናው መሰረት ምክንያቱም ስራን ለመስራት የግድ የስራ ጊዜ ገደብ ሊኖረው ይገባል። ምክንያቱም ከጠዋት ለምሳሌ ሁለት ሰዓት እስከ ስድስት ሰዓት ያለው የስራ ገደብ በጣም ምሳ ባይወጣ በዛ ሰዓት እንግዲህ የአእምሮ መጨነቅ የምሳ መራብ አካል የሰውነት መዛል ነገር ይመጣል። በዛ አጋጣሚ እንግዲህ ብዙ አይነት ጭንቀቶች ይመጣሉ። ብዙ አይነት መጎዳቶች ይመጣሉ። ብዙ አይነት የስራ ፍላጎት መቀነሶች ይመጣሉ ማለት ነው። እንደዚህ የስራ ፍላጎታችን የሚቀንስ ከሆነ ደግሞ ምንም ውጤታማ ልንሆን አንችልም ማለት ነው። እና ስለዚህ የስራ ገደቡ በጣም የስራ ጊዜ ገደቡ በጣም ማስተካከልን በጣም በጣም ወሳኝና መሰረታዊ ነገር ነው። በሚባል ደረጃ የግድ ማስተካከል ይኖርበታል ማለት ነው። አንድ ሰው

ነገሮችህን በስርዓት ታስቀምጣለህ? አ እንግዲህ ነገሮችን በስርዓት ለማስቀመጥ እሞክራለሁ። እንግዲህ ያሉትን የቤት እቃዎችም ሊሆን ይችላሉ የተለያዩ ነገሮችን በስራ ቦታም ይሁን በቤት እንግዲህ ነገሮችን በስርዓት ለማስቀመጥ ነው ሁሌ የምጥረው የምለፋው የማስተካክለው። ምክንያቱም በስራት ካልተቀመጠ የሚዘረከረክ ከሆነ ስለዚህ ብዙን የሚያስቸግርበት ነገር አለ። ለምሳሌ ቤት ውስጥ እቃ በስርዓት የማይቀመጥ ከሆነ የሚዘረከረክ ከሆነ እንግዲህ የጭንቅላት የመደበር ለአእምሮአችን ምንም ጥሩ አይነት ስሜት ላይኖረው ይችላል። እንዲሁም አንድን እቃ ለማዘጋጀት ስንል ቤትም የሚተራመስ ከሆነ የሚያስቸግርበት ነገር ይፈጠራል ማለት ነው። ስለዚህ በዛ አጋጣሚ ደግሞ ያስቸግራል ማለት ነው። እና እንደዚህ አይነት ነገር ሊፈጠር ስለሚችል የግድ ነገሮችን በስርዓት የማስቀመጥ የማስተካከል ነገሮችን እንደ በአሪፍ ሁኔታ በማዘጋጀት እነዚህ አምስቱን የመ ህጎች መጠቀም እንግዲህ ማስተካከል መሆን መደርደሪያ መስራት ብዙ ማስተካከል በጣም እንግዲህ አሪፍና መሰረታዊ ነገር ነው። ለሰው ልጅ ሲኖር እንግዲህ ለቤቱ ወሳኝ የሚባለው ነገር እንግዲህ የእቃ አቀማመጥ ነገሮችን እንዴት ማድረግ እንዳለበት ነገሮችንም እንዴት ማስተጋባት እንዳለበት ሰዎችን እንግዲህ ነገሮችንም ወትራቴም ታስቀምጣለህ ስለሚል ጥያቄውም ስለዚህ ነገሮችን በደንብ አግባብቶ ማስቀመጥ በደንብ እቃን ከእቃ በደንብ አስተካክሎ ማስቀመጥ በደንብ አድርጎ የማስቀመጡ ነገር ልምድ ቢኖረን ብዬ እላለሁ። ምክንያቱም እቃ በደንብ በምናስቀምጥበት ጊዜ በጣም አሪፍ ነገር ይኖረናል በደንብ ሀሳባችንም እንትናችንም ጥሩ የሚሆንበት አጋጣሚ ይፈጠራል ማለት ነው። ምክንያቱም ለኛ ለሃይመርዋችንም ሆነ ለአካላችን በደንብ እቃ በመደርደርያ በደንብ በሸልፍ ተደርድሮ ስናየው በደንብ እንግዲህ ደስ የሚል ነገር ይፈጥርናል ማለት ነው። እና አቃን ነገሮችን በስርዓት የማስቀመጥ ነገር ብንለምድ በጣም ብለን እኔ ለማስቀመጥ እሞክራለሁ። ምክንያቱም እያንዳንዱን እቃ በመደርደር ለተለያየ እንግዲህ ግበአት የሚውሉትንም ሆነ የተለያዩ ነገሮችን በደንብ ለማስቀመጥ እውላለሁ ማለት ነው። ለማስቀመጥ አስተካክላለሁ ማለት ነው። እና ስለዚህ ነገሮችን በስርዓት ማስቀመጥ ለኔም በጣም አሪፍ ሆኖ ስላገኙት ሁሌም እንግዲህ ነገሮችን ለማስቀመጥ እሞክራለሁ ማለት ነው። እና ይሄን በማረጌ ደግሞ በጣም ጥሩ ውጤት እያገኘሁ እገኛለሁ በጣም ጥሩ ውጤት በላይ መሆኑ ነው። እንግዲህ የተመቸ ነገር በጣም አሪፍ ነው

ናቸው? ፍ ጊዜ ማሳለፊያዎችህ ምንድን ናቸው የትርፍ ጊዜ ማሳለፊያዎቼ እንግዲህ ብዙ ሊሆን ይችላሉ። ብዙም ናቸው እንግዲህ የትርፍ ጊዜ ማሳለፊያዎቼ በብዛት እንግዲህ በትርፍ ጊዜ ብዙውን እኔ ከስልክ ጋር ስለሆነ ጥምረቴ ብዙውን ስልክ በመጎርጎር ነው ወይም ስልክ በማየት ነው፤ በመመልከት ነው እንግዲህ የማሳልፈው ብዙ ጊዜ እና በዚህም የተነሳ እንግዲህ ስልክህን እንደ ሶሻል ሚዲያ ያሉትን እንግዲህ በጣም ለምሳሌ ቲክቶክ በጣም ብዙ አዘወትራለሁ። እንዲሁም ስራ ሚሰራባቸው እነዚህ ኤአይዎች ወይም አርቴፊሻል ኢንተለጀንሶችን በደንብ እጎበኛለው። ድረ ገጻቸውን በደንብ አያለው እና እንደዚህ አይነት ስራ ላይ ነው ብዙ የማተኩረው እና እንግዲህ ሶሻል ፕላትፎርሞችን በደንብ የማይበት ነገር አለ። ሶሻል ፕላትፎርሞችን ሁሌ ቼክ አረጋለሁ። ሁሌ አያለሁ ምክንያቱም እንግዲህ ሶሻል ፕላትፎርም አሁን ይዞት የመጣው እድል ብዙ አይነት እድል አለ። ስራን የማከናወን ከዛም አልፎ እንግዲህ ጥሩ አይነት ነገር ይታይበታል። እንግዲህ እኔ ቲክቶክ እና ዩቲዩብን በደንብ ትኩረት ሰጥቼ እያየሁት እገኛለሁ። ምክንያቱም ቲክቶክን ስናይ እንዲሁ በ በዝርዝር ስናየው ቲክቶክ በጣም አሪፍና መሳጭ ስራን ገንዘብ የሚሰራበት ነገር ሆኗል እና ይሄ ቲክቶክ ፕላትፎርም እንግዲህ ለብዙ ነገር እየጠቀመ ነው። እንግዲህ የተለያየ እውቀትን የምናዳብርበት የተለያዩ እንግዲህ የምንፈልገውን አይነት ቪዲዮ እየተሰራ ስለሆነ እንግዲህ በትርፍ ጊዜ ብዙም ሶሻል ሚዲያ ላይ እነዚህ ፕላትፎርሞች ላይ ነው እንግዲህ ወይም እነዚህ መተግበሪያዎች ላይ ነው ብዙውን ማሳልፈው ማለት እችላለሁ። እንግዲህ እነሱን በማየበት ጊዜ ራሴን ከጭንቀት አወጣለሁ። ራሴንም ከብዙ አይነት እንትን ውስጥ አወጣና ራሴ በደንብ የማይበት የምሰራበት ነገር ነው ያለው እና እንግዲህ ይሄ ደግሞ በጣም ጥሩ ሆኖልኛል ማለት ነው። እና እንግዲህ ይሄን በማድረጌ እኔም ብዙ ጥቅም ያገኘሁበት ነገር አለ እንግዲህ በቀጣይ ደግሞ ዩቲዩብን በትኩረት ከማየውና ዜናዎችንም የተለያዩ ቢዝነስ ነክ ወይም ገንዘብ ነክ ቪዲዮዎች አያለሁ ከዛም አልፎ ደግሞ እንግዲህ እነዚህ በትርፍ ጊዜ የማሳልፋቸው ናቸው እና በትርፍ ጊዜ ብዙም ነው እንግዲህ ወደ ሶሻል ሚዲያ ስመልስ አሁንም ወደ ፌስቡክ በጣም ትኩረት ሰጥቼ በጽሁፍ መልክ እንግዲህ የሚከወን ወይም የሚተላለፍ ስለሆነ በዜናም መሆን በአንዳንድ ቀልዶች ሊሆን ይችላል እንዲሁም የመዝናኛ ሀሳቦች ሊሆኑ ይችላሉ የሚተበበት ስለዚህ እነሱን በደንብ ትኩረት ሰጥቼ እዛ ላይ ነው ብዙ ትኩረቴ እንግዲህ ሙሉ በሙሉ በሚባል ደረጃ ስልክ ላይ ነው እንግዲህ በትርፍ ሰዓቴም ማሳለፈው ማለት እችላለሁ እንግዲህ በትርፍ ሰአቴን ይህን በማድረጌ ብዙ አይነት እድሎችን እየሰጠኝ ይገኛል ለምሳሌ እንግዲህ እንደናንተ ስላይንስሶ ቮይስ ኤአይ እንግዲህ ብዙ ሪከርድ እየሰጠኝ አለ። ስለዚህ ይሄ በማድረጉ ውሰጅ ስለዚህ ይሄ ደግሞ በጣም አሪፍ ነው እና እንግዲህ በትርፍ ጊዜ ከማሳልፋቸውና ደስ ከሚለኝም እንግዲህ ሶሻል ሚዲያ ላይ በማሳለፍ እንግዲህ ከዛ አልፎ ኢሞንም እንግዲህ በትርፍ ሰዓትቴም አንዳንዴ ከሰዎች ጋር የምግባባበት እና ቪዲዮ አሁን ወደ ቴሌግራም ዞር ብዬ ቴሌግራም ላይ ማለት እችላለሁ እንደውም አሁን መልእክት ለመላላክ የተለያዩ መረጃ ለመለዋወጥ የተለያዩ እንግዲህ ብዙ አይነት እነዚህ የተለያየ ነገር የምናሳልፈው በሱ መልክ ስለሆነ ቴሌግራምን በደንብ በስፋት የማይበት ነገር መጥቷል እና እንግዲህ ብዙ የምፈጥርበት ነገር አለ። ስለዚህ እንግዲህ ሶሻል ሚዲያ ላይ እንግዲህ ቴሌግራም አሁን በጣም ብዙ ትኩረት ተሰጥቶበት የተለያየ ሰው እንግዲህ ስለሱ ብቻ ማለት በሚባል ደረጃ ለተለያየ መልእክት መለዋወጫ ፈጣን እና አስተማማኝ በሚባል ደረጃ እንግዲህ ቴሌግራም ሙሉ በሙሉ የተለያዩ ነገሮችን በመውሰድ ላይ ይገኛል። ስለዚህ ቴሌግራም በትርፍ ሰዓቴም ሆነ በ አዘውትሬ የምትጠቀመው ነገር ቢኖር ከሶሻል ሚዲያዎች አንዱ ቴሌግራም ነው እንግዲህ ቴሌግራም በትርፍ ሰዓቴ ብዙን በጣም እሱ ላይ ትኩረት አድርጌ የተለያየ ስራም የሚሆነው የተለያየ ይዘት ያላቸውን ነገር በሱ ስለሚገኝ የትርፍ ሰዓቴ የምጠቀመው እንግዲህ እሱ ነው በትርፍ ሰዓቴ እንግዲህ ሌላም ስራዎች እሰራለሁ ማለት ነው። እንግዲህ አንዳንዴ የቤት ስራዎች ሊሆን ይችላሉ የ የጉልበት ስራዎች እንግዲህ የምሰራበት አጋጣሚ አለ። እንግዲህ እሱንም በመከወን ወይም በማሰብ በመስራት ላይ እገኛለሁ ማለት ነው። እንግዲህ ይሄን ከመስራቴም ጋር ተያይዞ ብዙ አይነት ነገር እንግዲህ ብዙ ቻሌንጆች ወይም ሀሳብ ሊገጥሙኝ ይችላሉ ማለት ነው።

ማታ ማታ ምን አይነት ድምጽ ትሰማለህ እንግዲህ ማታ ማታ ብዙ ጊዜ የሚሰማው በአካባቢያችን ብዙ አይነት ጅብ አይነት ነገሮች አሉ። እንደ ጅብ የሚጮሁ እንደ ጅብ ብዙ የሚያጓሩ እንዲሁም እንግዲህ በሌላ ይዘት ደግሞ ውሻ። እንግዲህ በሀገራችን በጣም በሰፊው የሚይዘው እንግዲህ ብዙን የውሻ ድምጽ ነው ከዛም አልፎ የሰዎች ፈስ በቅርብ የምሰማበት እንግዲህ። እንግዲህ ቤት ውስጥ ብዙ ማታ ማታ ከሚሰማው ፈስ በጣም ሀገር ቢፈታ ቢኖር ፈስ ነው። ፈስ እሰማለሁ ማለት ነው እና የውሻ ጩኸት እንዲሁም እንግዲህ አንዳንዴ የሰው ጩኸትም አልፎ አልፎ የሚሰማበት ነገር እንዲሁም አለ። እንግዲህ ማታ ላይ ወደ ጠዋት ሊጠባ አካባቢ እንግዲህ የወፍ ድምጽ የአዋፋቶች ድምጽ የምሰማበት ነገር አለ። እንግዲህ በሰፊው የምሰማው የውሻ ድምጽ ነው። እንግዲህ የጅብ ድምጽ የውሻ ድምጽ ነው። በሀገራችን በሰፊው እንግዲህ ውሻ ደግሞ ለቤት ጥበቃ ስለሚውል ብዙውን እንግዲህ የተለያየ ነገር ሰው በማየት ሊያዩ ይችላል። እንዲሁም የተለያየ እንደዚህ የተለያዩ የዱር አራዊቶች በሚያይ ጊዜ እንግዲህ ይጮሃል። ውሻና ስለዚህ ብዙ ጊዜ የምንሰማው ውሻን ነው። ስለዚህ አንቺ ብዙ አታብዢበት ውሃ። ስለዚህ ውሻ በጣም ሌሊት የሚሰማ ነገር ነው። ሌላ ደግሞ እንግዲህ ጅብ የጅብ ድምጽ በጣም እንግዲህ ደስ የሚልም ነገር ቢኖረው ድምጽ በጣም አስፈሪም አንደምታ አለው። ልጁ በጣም እያለቀሰ ነው ሂደሽ ይየው። ስለዚህ ይሄ ማታ ከሚሰሙ ነገሮች የተለያዩ ድምጽ ስለሚወጣ እና በጣም አስቸጋሪ ነገር አለው። ማታ ማታ እንግዲህ የሚረብሽ ከእንቅልፍ የሚረብሽ አይነት ነገር ማታ ድምጽ ይሰማል። እንግዲህ አንዳንድ ኮሽታዎችም ሊኖሩ ይችላሉ። ማታ ብዙ የሰው ኮቴ ሊሆን ይችላል። ሌባ ማታ ከሚያስቸግር አንዱና ድምጽ እንግዲህ ያለንበት የሀገራችን እንግዲህ ብዙ እጥር አደገኛ አጥር የሚባል የለውም። እንግዲህ በዛም አጋጣሚ የሰው ማታ የሰው እግር የሚሄድበት ኮቴ ምናምን የሚሰማበት ወይም አለ። እንግዲህ የምሰማበት እንዲሁ እንግዲህ በስፋት እንግዲህ የውሻን ድምጽ ነው በአካባቢያችን የምንሰማው

በቡድን መስራት ትወዳለህ? አዎ በቡድን መስራት ብዙ ጊዜ እንግዲህ እወዳለሁ። በቡድን መስራት በቡድን ሰርቶ አብሮ ማደግ በቡድን ሰርቶ አብሮ መለወጥ በቡድን ሰርቶ ብዙ ገንዘቦችን ማግኘት በቡድን ሰርቶ የተለያዩ ደረጃ መድረሶችን በጣም የምወዳቸውና የምፈልጋቸው ነገሮች ናቸው። በቡድን ሲሰራ እንግዲህ ብዙ አይነት ለውጥ አለው ብዙ አይነት እድገት አለው አንድ ሰው እኔ በግሌ የምሰራውና በቡድን የምንሰራው በጣም ብዙ ልዩነት ነው። ያሉት ምክንያቱም በቡድን እንግዲህ ስንሰራ ብዙ አይነት ለውጥ አንድ ስራ ተሎ የመጨረስ አቀላጥፎ ተሎ የመከወን ነገር እናደርጋለን። እንግዲህ በግል ስሰራ ሳምንት የሚፈጅብኝን እንግዲህ በአንድ ቀን እንሰራዋለን። እንግዲህ በሀገራችን በቡድን በብዛት በገጠር ላይ ብዙ ደቦ ወይም በቡድን የሚሰራ እንደ ሰብል ማምረት እንግዲህ ነገር ሰብል መውቃት የተለያየ አይነት ይዘት እንግዲህ ልማትን ማልማት በገጠር በብዙ በተለይ በሀገራችን የሚታየው እንግዲህ ሰብሎችን ማምረትና ከመዝራት ጀምሮ እርሻን ከማረስ እስከ ሰብል ወይም ምርት እስከመሰብሰብ ያለው የቡድን ስራ ነው። እና ይሄ የቡድን ስራ በጣም ደስ የሚል ነገር ነው። የቡድን ስራው በጣም የሚስብ የሚያጓጓ ነው። ለምሳሌ እርሻን ተሰብስቦ አንድ ላይ ሆኖ የአንድ ሰው እርሻ በማረስ ቀጣይ እንግዲህ በሌላው የሌላው ተራ ደግሞ በቡድን የዛን የማረስ ነገር በጣም ሰውን የሚያስደስትና በደቡብ በቡድን የሚሰራ ነው። እሱ ደግሞ ሰው በጣም ትኩረት ሰጥቶት እንዲሰራና ሰው ብቻውን ከሚሰራ ብቻውን ብዙ ጉልበቶች ከሚያወጣ ብዙ ቀለል አድርጎ በቡድን ሰርቶ በአንዴ የተለያየ ሰብሎችን በአንዴ በመዝራት ብዙ አይነት ማሳዎችን በአንዴ መሸፈን ይችላል ማለት ነው። ምክንያቱም ወቅቱ እንዳያልፍበት ወቅቱ አልፎበት ያው እንግዲህ ጥሩ ሰብል እንዳያመርት ወይም እንዳያመልጠው ያደርጋል ማለት ነው። በቡድን መስራት ለአንድ ሰው እንግዲህ በአርሶ አደር ወግ ስለዚህ እና ይሄ ደግሞ በጣም ለሰዎች ቀለል አድርጎላቸዋል ስራቸውን ማለት ነው። እና እንግዲህ ይሄ በመሆኑ ደግሞ ብዙ እንድን እንድንሰራ ብዙ በቡድን እንድንሰራ በቡድን ተለያዩ እንግዲህ ደግሞ ከዛ ቀጥሎ ከአዝርት በኋላ እንግዲህ ሰብሎችን መሰብሰብ ወይም ማጨድ የሚባለው ነገር አለ። ሰብል ስንሰበስብ እንግዲህ ብዙ በረከት ብለን በቡድን ነው የምንሰራው። በየተራ ምክንያቱም በቡድን ስንሰብስብ እንግዲህ ለአንድ ሰው ብዙ አይነት ቀን የሚፈጅበትን ሳምንት ወይም ሁለት ሳምንት የሚፈጅበትን እንግዲህ በአንድ ቀን ሰብስበን እንግዲህ ቀጣይ እየተባለ በጣም በፍጥነት ስራ ሳይደክመው ሳይሰንፍ እንግዲህ ብዙ አብሮ ሰብል በወቅቱ ይሰበሰባል ማለት ነው። በቡድን ሲሰራ እንግዲህ ከዛም ቀጥሎ እንግዲህ ወቅም በተመሳሳይ ነው እንግዲህ ጤፍ ይወቃል ስንዴ ይወቃል ገብስ ይወቃል ቦቆሎም እንግዲህ ወደ አንድ ተሰብስቦ የሚወቃበት ላይ እንግዲህ በቡድን ይሰራል ማለት ነው። በተላይ ከከተማው ይልቅ በገጠሩ ነው በቡድን የሚሰራው በቡድን ካልተሰራ በጣም ከባድ እና አስቸጋሪ ነው የሚሆነው። እንግዲህ አንድን የቢዝነስ ስራ ወይም የገንዘብ ስራ በቡድን ካልተሰራ በጣም አስቸጋሪ የሚሆንበትና አሰልቺ የሚሆንበት ለአንድ ግለሰብ በጣም የሚያሰለችበት ነገር ይታያል ማለት ነው። አንድ ግለሰብ እሄን ሲሰራ በጣም ሲቸገር ይታያል ማለት ነው። እና እንግዲህ ይሄ ደግሞ እንዳይሆን ብዙ በቡድን የመስራቱ ነገር በጣም የተለመደ ነገር ሆኗል። እና በቡድን መስራት በጣም አዋጭ ነው በጣም አሪፍ ትርፋማ ቢዝነሶችን እናይበታለን ማለት ነው። በቡድን ስንሰራ በጣም አትራፊ እንሆናለን ማለት ነው። እንግዲህ በግል እርግጥ በግልም ሲሰራ አትራፊ የማይኮንበት መልክ የለም ነገር ግን ተሎ አቀላጥፎ ወደ ጥሩ ቢዝነስ ሲኬድ እንግዲህ ከአንድ ይልቅ በቡድን መስራት አራት አምስት እንዲሁም ከዛ በላይ ሆኖ መስራት በጣም አዋጪና አስፈላጊ የቢዝነስ ነገር ነው። ስለዚህ እና በጣም በቡድን መስራትን በጣም የተመቸና ቀላል ያደርገዋል ማለት ነው። እና በቡድን አሁንም ወደ ፊትም እንስራ ብዬ አስባለሁ። እንግዲህ በጣም እንግዲህ የቡድን ስራው በጣም እየተከወነ ለወደፊትም የማሳደጉ ነገር አለ በሀገራችን በጣም ጥሩና ቆንጆ የቡድን ስራ እየሰራን እንገኛለን ማለት ነው። እና የቡድን ስራው በጣም አስፈላጊ ነው ማለት ነው። የምችለው ስለዚህ የቡድን ስራን መስራት በጣም ለራስም ለተለያየ ሰውም አሪፍ ነው

የቀረ ምግብ ትበላለህ? አዎ እንግዲህ ይህን በሀገራችን እንመታይ በተለያየ ዘርፍ እንግዲህ በተለያየ የሰው ወይም ግብዣ ላይ ፕሮግራም ላይ የሚዘጋጁ ምግቦች ሰው ይበላል ማለት ነው። እንግዲህ የቀር ምግብ ብዙ ጊዜ ከመቸገር ወይም አቅም ገንዘብ ከመሃል መኖር እንግዲህ ምግቦችን እንበላለን ማለት ነው። ምግቦች እንግዲህ ትርፍ ወይም ከሰው ጋር የተነሳ ከሰው ጋር ከሰው ፊት የተነሳ ምግብ ይባላል። በሀገራችን ወይም ፍርፋሬ በሚባል ደረጃ እንግዲህ በማህበር ሊሆን ይችላል። ሰርግ ዝግጅት ላይ ማህበር ዝግጅት ላይ እንዲሁም በንግስ በተለያየ የሚዘጋጁ ትርፍ እንግዲህ ሊቀርብ ይችላል። ትርፍ እንግዲህ በብዙ መልክ ነው። እንግዲህ በከተማ ሲሆን በቴካዌ መልኩ ወይም ከሰዎች እንግዲህ ከባለሀብቶች ወይም ከተሻለ ምግብ በልቶ እንግዲህ ሲያተርፍ የላውም አስተናጋጅ የሚሆን ይችላል። የላውም ሰው የነሱን ምግብ የመመገብ ነገር አለና እና ይሄ ደግሞ የሆነው ጥሩ ነገር ነው። ምክንያቱም አንድ ሰው ብር አጥቶ ምግብ የሚመገብበት ገንዘብ ካጣ ግድ የሰው ምግብ ቢበላ ምንም የሚቸገረው ነገር የለም ማለት ነው። ስለዚህ ስለዚህ ይሄ ደግሞ በጣም አሪፍና ወሳኝ ነገር ነው። ይሄ ደግሞ ምግብ መመገብ በጣም ወሳኝ ትርፋማ ነገር ያደርጋል። ምክንያቱም ምግብ ስንመገብ ከራሀብ እንወጣለን ምግብ ስንመገብ ከራሀብ የምንወጣበት ነገር አለ ማለት ነው። እንግዲህ ምግብን ተመግበን እንግዲህ በደንብ የተመገብን ቀን በደንብ ከሌላ ከራሀብ ከተለያየ ነገር እንወጣለን ማለት ነው። የግድ ምግብ ስለዚህ ከሰው የቀረ ምግብ መብላት በጣም ጥሩ ነው። ግን የቀረ ምግብ ደግሞ መብላት አንዳንዴ በጣም የተበላሸ ምግብ ከሆነ ለጤና እክል የሚገጥምበት ነገር አለ። የጤና እክል ደግሞ ሲፈጥር እንግዲህ የተለያየ ወጪ ለተለያየ የሰውነት በሽታ ሊጋልጥ ይችላል ማለት ነው። ስለዚህ እንደዛ ደግሞ በሚሆንበት አጋጣሚ እንግዲህ ይሄን በሚደረግበት አጋጣሚ የተለያየ ችግር እንዲገጥመን ይችላል። እንግዲህ ይሄ ምግብን መመገብ ደግሞ በጣም ጥሩ በጣም ወሳኝ ነገር ነው። እና ምግብ መመገብ በጣም አሪፍና ፍትሃዊ ነገር ነው ማለት ነው። ምግብን ተመገቡ እላለሁ ምግብን ብንመገብ በሰፊው ይጠቅመናል ምግብን ከተመገብን የተለያየ ነገር እንሆናለን ማለት ነው። እንግዲህ ምግብ ስንመገብ እንግዲህ በጣም ጥሩ ነው። ምግብ ስንበላ በጣም ጥሩ ነው። ምግብ ከበላን እንግዲህ በተለያየ መልኩ ልናገኘው እንችላለን። ምግብን በተያየ ይዘት ልናገኘው እንችላለን። ምግብን ምግብን ብንመገብ በጣም ፍቱን እና አስፈላጊ ነገር ሆኖ ነው። እስካሁን ያለው ስለዚህ ትርፍም ቢሆን ንጹህ ከሆነና ሌላ እንትን ከሌለበት ቆሻሻ እንግዲህ እንመገብ ብዙ ጊዜ በሆቴል የተለያዩ የምግብ እንትኖች ብዙ ጊዜ ሰዎችን ሲያስቀይሙና እንትን ይገኛል ማለት ነው። ስለዚህ ያ ደግሞ እንዳይሆን እንግዲህ በጸዳ ምግብ በሚያዘጋጁ የትኛውም በካፌም ይሁን በሆቴል በሰርግ ዝግጅትም በማህበር ዝግጅትም በተቻለ በጽዳት ቢሰሩ ትርፍ የመመገብ ወይም ከሰው ፊት የተነሳ ምግብ መብላት የቀረ ምግብ መብላት ምንም ችግር የለውም። ብዬ ነው የማስበው እንደኔ ስለዚህ የቀረ ምግብ ስንበላ ደግሞ የተለያዩ እንደዚህ መንገድ ተዳዳሪ ሰዎች ልጆችም ብዙ በስርዓት የሚመገቡ የቀረ ምግብ ነው ወይም ከሰው የተነሳ ቴካዌ ምግብ ነው የሚበሉት ማለት ነው። እና ይሄ ደግሞ ለልጆች እንግዲህ ከለት ከለት እንዲመገቡና ነፍሳቸው እንዲያቆዩ ህይወታቸውን እንዲያኖሩ እየረዳቸው ይገኛል ማለት ነው። እና ይሄ በጣም ወሳኝ ነገር ነው። እንግዲህ ይሄ መሆኑ በጣም ትኩረት ሰጥቶ እንዲመገቡ እንዲኖሩ ያደርጋቸዋል ማለት ነው። እና ይሄ መሆኑ ደግሞ በጣም እንግዲህ ትርፍ ምግብ ነህ መመገብ በጣም እንግዲህ ለሰውነት ለጊዜው ማቆያ ይሆናል ማለት ነው። እንግዲህ ከዚያም አልፎ እንግዲህ ለተለያየ ጥቅም ይውላል። እንግዲህ ሁሉም የተበከለ ምግብ ደግሞ መብላት እንግዲህ በጣም ለሰውነትም ለጤናም እክል ይፈጥራል ማለት ነው። እንግዲህ ያንም በዛ አጋጣሚ እንግዲህ እክል እንዳይፈጥር ችግር እንዳይፈጥር ማለት ነው

የምትወደው ቀለም ምንድነው? የምወደው ቀለም ብዙ ጊዜ ጥቁርና ሰማያዊ ሲሆን እንግዲህ ጥቁር ቀለም ብዙ ልብሶቼ እንግዲህ ጫማዎቼ ብዙ ጥቁር ነው የምጠቀመው። እንግዲህ ጥቁር ቀለም በጣም ነው የምወደው። እኔም እንግዲህ ጸይም ብሆንም እንግዲህ ጥቁር ቀለሞችን በደንብ አዘውትሬ አያቸዋለሁ ወይም አዘውትሬ እጠቀማቸዋለሁ። መልክን በልብ በአልባሳት መልክ ብዙን የምትጠቀመው ጥቁር ቀለም ነው። ለምን እንደው አላውቅም ጥቁር ቀለም በጣም ነው የምወደው። ጥቁር ቀለምን እንግዲህ በጣም እወደዋለሁ። ከዛ አልፎ እንግዲህ የምወደው ደግሞ ሰማያዊነት ቀለም ነው። ሰማያዊነት ቀለም እንግዲህ በጣም ያምራል። እንግዲህ የቤት ግድግዳዎችን ወይም እንግዲህ የተለያየ ብዙ ስማርም እንግዲህ የምወደው ቀለም በዩኒፎርም መልክ እንግዲህ ትምህርት ቤት ስማር እንግዲህ የምለብሰው ልብስ ሰማያዊ ከለር ስለነበረ ይሁን ብቻ እሱን በጣም ከምወደው ከለር እንግዲህ ሰማያዊን ከለር ነው። በጣም በብዛት ነው የምወደው ይሄን ከለር እና በጣም አጠቀመዋለሁ። ስለዚህ ይሄን የምጠቀመው ነገር አለ። ሁሌ በጣም ነው የምጠቀመው በሰማይ ከለርን በዩኒፎርም መልክ ሁሌ ጠዋት ማታ የምለብሰው ዩኒፎርም እንግዲህ ሰማያዊነት ከለር ነበረ። ከዛ ለፎ እንግዲህ አረንጓዴ ቢጫ ወይም ህብረ ቀለማት የሚባሉት ቀስተ ዳመና የሚባለውን ከለር እንግዲህ አረንጓዴ ቢቻ ቀይ በጣም የምወደው ቀለም ነው። እንግዲህና ከዛም አልፎ እንግዲህ አረንጓዴ ቀለም እወዳለሁ። አረንጓዴ ቀለም በመጠኑ በተለይ በሳሮች በአትክልቶች አረንጓዴ ሆኖ ስለማይ ያን ቀለም እንግዲህ እወደዋለሁ ማለት ነው። አረንጓዴ ቀለም እንግዲህ ለብዙ ነገር ይጠቅማል። ለብዙ አረንጓዴ ቀለም ከብ ለብዙ አይነት ነገር እንግዲህ የቤት ግድግዳም ቀለም እንግዲህ አረንጓዴ ነው ብዙ ወይም ሰማያዊ አይነት ከለር ነው ወይም የምጠቀመው። እንግዲህ እነዚህ ቀለማቶችን በሰፊው እወዳቸዋለሁ ማለት ነው። አረንጓዴ ቢጫ ቀይ በተለይ በጣም በጣም ደምቀው ስለሚታይም ሊሆን ይችላል በጣም የምወዳቸው። እነዚህን በመውደዴ ደግሞ በጣም አሪፍ ነው ብዬ ነው የማስበው። አረንጓዴ ቀለም እና ሰማያዊ ቀለም በጣም ትኩረት ሰጥቼ የምወደው ቀለም ነው። እና በጣም አሪፍ ከሚባለው አንዱ አረንጓዴ ቀለም ነው ማለት ነው። እንግዲህ እሱን በጣም ከምጠቀመው የቀለም አይነት የተሻለ የቀለም አይነት እንግዲህ ለኔ እነዚህ ናቸው ማለት ነው።

መዋኘት ትችላለህ? መዋኘት አዎ እንግዲህ በቻልኩት አቅም እዋኛለሁ እንግዲህ ከልጅነቴ ጀምሬ መዋኘት እንግዲህ የሚወርድ ወንዝ ስለነበረ እሱ ላይ እንግዲህ ልምድ የመውሰዱ አጋጣሚ ነበረ። በዛ አጋጣሚ እንግዲህ መዋኘትን እችላለሁ መዋኘት በደንብ ተለማምጃለሁ። እንግዲህ ብዙን በተገደበ ሳይሆን የምዋኛው እንግዲህ በሚወርድ ወንዝ ጠንከር ባለ ወንዝ እንግዲህ ሀይልም ያለው ወንዝ ላይ ነው። እንግዲህ በጣም ነው ልምምድ እያረኩ ያደኩት እና በዛ አጋጣሚ እንግዲህ መዋኘትን በደንብ ተለማመጄ በደንብ ትኩረት ሰጥቼ ስዋኝ ነበር። እንግዲህ በዛ ልምድ እንዲኖረኝ አድርጎኛል። ይሄ መዋኘት ብዙ ልምድ አመጥቶልኝ ለብዙ ነገር ጠቅሞኝ እንደዋኝ ሆኛለሁ ማለት ነው። እና መዋኘት እንግዲህ የራሱ ጥቅም አለው። በተለይ እንግዲህ ከአንድ አካባቢ ድንገት እኛ ጎርፍ ቢመጣ ወይም የሆነ አካባቢ ለመሄድ ወይም ኋላ ለማቋረጥ ሲፈለግ እንግዲህ ዋና በጣም አሪፍ ነው። እንግዲህ ዋና የገንዘብ ምጭ የውድድርም በተለያየ በነ ቶኪዮ በአለም ሻምፒዮና እንዲሁም በተለያየ ነገር ዋና እንግዲህ በጣም የገንዘብ ምንጭ እየሆነ ይገኛል። እና ስለዚህ ዋናን መቻል መዋኘት ችሎታ ሊኖር ይገባል ማለት ነው። ምክንያቱም የተለያዩ የሰውነት ክፍል ሙሉ ዋና ያው የሰውነት ክፍልን ስፖርት ስለሚያሰራ በጣም አሪፍ እና አስፈላጊ የስፖርት አይነት ነው ማለት ነው። እና ስለዚህ ዋና በጣም ትኩረት ሊሰጠው የሚገባ የስፖርት አይነት ነው። ዋና እንግዲህ በብዛት በሀገራችን ብዙም በሚባል ደረጃ በገጠር ያደገ ከመሆኑም ጋር ተያይዞ እንግዲህ ሴቱም ወንዱም የዋና ችሎታ አለው። እንግዲህ ዋና በጣም ችሎታ በጣም ቀለል ያለ ነገር ቢሆንም እንግዲህ ዋና አንዳንድ እንግዲህ አልፎ አልፎ ደግሞ የማይችሉ ሰዎች የመኖር አጋጣሚ አለ። እሱም የሆነበት እንግዲህ ያው ከመፍራት ልምድ ያንሳል ማለት ነው። እንግዲህ እንደዛ ካልሆነ ስተቀር ዋና ብዙ ወንዞች ስላሉ በሀገራችን ላይ በደንብ ልምድ ሰዎች አላቸው ማለት ነው። ስለዚህ ዋና በጣም ፍቱን የሆነ የስፖርት አይነት ነው ማለት እንችላለን። ለዚህ ስለዚህ ዋና በጣም አሪፍ ነው። ስለዚህ እንደ ዋና የሚጠቅም ነገር አለ ብዬ አላምንም። አሁን አሁን ዋና በጣም ወሳኝና ጥሩ ነገር ነው። ስለዚህ ዋናን መቻል በጣም ጥሩ ነው። ለጥንካሬ ለጡንቻ ጥንካሬ ለእግር እንደውም ለእግሮቻችን ጥንካሬ እጆቻችን ጣት ጀምሮ ሙሉ አንድ በኋላም ያለው ሾልደር ወይም ታክሻ የሚባለው በጣም እንዲጠነክር ያደርጋል። እንዲሁም ለወገብም የስፖርት በጣም አሪፍ ነው እንግዲህ ፍሌክሲብል እንዲሆን ያደርጋል ማለት ነው። እና ስለዚህ የዋና ስፖርት በጣም ጥሩና ጠቃሚ ነው። እንግዲህ ለብዙ ሰዎችም የጤና እክል የገጠማቸው ሰዎችም ዋና በሚወኙበት ጊዜ ሙሉ በሙሉ የሚፈወሱበት ነገር አለ። እና ስለዚህ ዋና በጣም አሪፍ ነገር ነው ማለት ነው።

በቤትህ ልዩ የሆነ መቀመጫ አለህ ወይ? በቤቴ እንግዲህ ብዙም የተለየ መቀመጫ ባይኖረኝም እንግዲህ የተለየ መቀመጫ እንግዲህ አንድ አይነት እንልዲ የተለመደ ወይም የተዘወተረ መቀመጫ አለኝ። ምክንያቱም በቤቴ መቀመጫ ለማዘጋጀት እንግዲህ አንድ አካባቢ ሁሌ በስተ ግራ በኩል የምቀመጥበት ልዩ ወንበር አለ። ሁሌ ልምድ አድርጌ የምቀመጥበት እና ስለዚህ ከዛ ውጪ እንግዲህ የተለየ የመቀመጫ የለኝም። የራሴ የምለው ልዩ ወንበርም አላበጀም። ግን በሆነ አጋጣሚ አንድ አካባቢ የመቀመጥ ነገር አለ። እዛ አካባቢ እንግዲህ ብዙ የመቀመጡ ነገር ይስተዋላል። ነገር ግን እንግዲህ በስፋት ለብቻዬ ለግሌ ብዬ ያስቀመጥኩት ወይ የተቀመ ምቀመጥበት ቦታ የለም። አሁን እንግዲህ በስፋት እንደዚህ አይነት ነገር ባይፈጠርም ግን ብዙ የማዘወትረው ወይ አንድ በኩል የምቀመጥበት ይኖራል ማለት ነው። እንግዲህ በዛም አጋጣሚ እንግዲህ ይሄን የመቀመጫ አይነት በጣም ጊዜ ትኩረት አድርጌበት እቀመጣለሁ ማለት ነው። እዛ አካባቢ እንግዲህ ለመቀመጥ እሞክራለሁ እንደዛም ስለሆነ በጣም የመቀመጥና የመኖር ነገር አለ። እና እንዴት በዚህ አጋጣሚ እንደዚህ ስለሆነ ብዙም በአንድ ወንበር እንግዲህ የሆነ ለየት ያለ ወንበር አለ። እዛ ላይ እንደዚህ የመቀመጡ ለብቻ ለመቀመጥ ሳይሆን እዛ አካባቢ ሁል ጊዜ የተለመደ የመቀመጫ አይነት ነገር ብዙ እንግዲህ ሪልጅን ባይሆንም ያየሁ ቦታዎች ላይ ብቻ እኔ አስታውዬ የምቀመጥባቸው ልይ እቀመጣለሁ። እና እንግዲህ እንደዚህ መቀመጫዎችም እንግዲህ ለኔ ልዩ ቦታ አላቸው ማለት ነው። እንግዲህ እዛ እቀመጣለሁ ፍራሽ ላይም ወንበር ላይም የተለያየ ቦታ በአዘውትሬ እቀመጣለሁ በአገኘሁት አጋጣሚ አገኘሁት ላይ ነው የምቀመጠው ማለት ነው። ባገኘሁት ላይ ስቀመጥ ደግሞ በጣም እኔ ምቹ እንትን ይዘጠኛል ብዙ አይነት ትኩረት ሰጥቼው እቀመጣለሁ ማለት ነው። እንግዲህ ወንበር በሀገራችን ወንበር ላይ ነው ብዙ ወይም ፍራሽ ላይ የመቀመጥ ነገር አለ በዛ እንግዲህ የመቀመጥ እና ብዙ ማስተዋል እንግዲህ መቀመጫን መርጦ መቀመጥ እንግዲህ የራሱ ወይ የተለመደ የተሻለ መቀመጫ ማበጀት እነገራችን ላይ በጣም አሪፍ ነው። ምክንያቱም የተለየ መቀመጫ ሲኖር ምቾት ይሰጣል። ምቹ የሆነ አስተሳተም እንዲኖር ያደርጋል። ጥሩ መቀመጫ ሲኖር እንግዲህ ለተለያየ አገልግሎት እንድሰራም ስንሆነት ስንል በጣም አሪፍ ነው። ይሄ መቀመጫ እንግዲህ በስፋት ጥሩ የሆነ ነገር ይሰጠናል ማለት ነው። እንግዲህ ይሄ መቀመጫ በጣም ወሳኝና በጣም አሪፍ የሆነ የመቀመጫ አይነት ነው የሚሆነው። ስለዚህ በምንቀመጥበት ጊዜ ተመቻችተን ለስራም ሆኖ ለሌላ ነገር ተቀምጠንበት ስራ እንድንሰራ ያደርጋል። የተለያየ ነገር ጊዜ በምቾት እንድንሰራ ያደርገናል ማለት ነው።

ፎቶ ማንሳት ትወዳለህ ወይ? እንግዲህ ፎቶ ማንሳት በጣም የምወደውና የተለያየ ፎቶዎችም የማነሳበት አጋጣሚ አለ። እንግዲህ ፎቶ የራሴንም በስፋት አነሳለሁ እንዲሁም የቤተሰቦቼን እንግዲህ በስፋት ባገኘሁት አጋጣሚ ፎቶ አነሳለሁ ማንሳት እወዳለሁ። ፎቶ እንግዲህ ባልታሰበበት ሁኔታ ፎቶ የማሳቱ ነገር አለ እንግዲህ ለኔ ወሳኝ ያልኩትን ፎቶ ሁሉ በየቦታው አነሳለሁ እንግዲህ ባገኘሁት አጋጣሚ ፎቶ ማንሳት እወዳለሁ። ፎቶ እነሳለሁ ማለት ነው። እንግዲህ የተለያየ አትክልትም ሊሆን ይችላል መሬት ገጽታም ሊሆን ይችላል ፎቶ። አነሳለሁ እንግዲህ ፎቶ ብዙ ጊዜ በሄድኩበት አጋጣሚ የተለየ ነገር ሳገኝ ፎቶ የማንሳት ነገር አለ። እና በሶሻል ሚዲያ የማካፈል እንግዲህ ፎቶ ደግሞ አሁን ባለው ቴክኖሎጂ ፎቶ ማንሳት ግድ የሚልበት ሰዓት መጥቷል። ምክንያቱም ፎቶ እንግዲህ ስልክ ስማርት ስልክ ሁሉም ሰው በየጁ ገብቷል። እና እኔም ከዛ ውስጥ ከዛ ሰዎች ውስጥ አንዱ ስለሆንኩኝ በዛ ሁሌ ፎቶ የማንሳት በአጋጣሚውን በተገኘ የተለያየ ነገር ሲኖር ፎቶ አነሳለው። ለሶሻል ሚዲያ የማካፈል እንግዲህ ፎቶ ደግሞ አሁን ባለው ቴክኖሎጂ ፎቶ ማንሳት ግድ የሚልበት ሰዓት መጥቷል ምክንያቱም ፎቶ እንግዲህ ስልክ ስማርት ስልክ ሁሉም ሰው በየጁ ገብቷል። እና አሉት ማለት ነው። ፎቶን አንስቶ ማስቀመጥ ፎቶውን ወደ ጋላሪ ሰብስቦ ማስቀመጥ እንግዲህ ለትውስታም ለተለያየ ዶክመንቴሪ ወይም ለተለያየ መረጃም ስለሚጠቅም እና ፎቶን አንስቶ መሄድ በጣም አሪፍ ነገር ነው። ብዙ ከጉዳቱ ይልቅ ጥቅሙ ነው የሚያመዝነው ፎቶን አስቶ መያዝ። እና ፎቶ ማንሳት በጣም ልምድ እንግዲህ ከጊዜ ወደ ጊዜ ልምድ በማዳበር እንዴት ማንሳት እንዳለብኝ እያዳበርኩኝ መሄድ ይኖርብኛል። እንግዲህ በተለይ አሁን ያለው የቴክኖሎጂ ዘመን ደግሞ ሶሻል ሚዲያ ሰው ወደዛ ስለሆነ የግዴ ፎቶውን በማንሳት የተለያየ እንግዲህ ለሶሻል ሚዲያ ውሎ ይውላል ማለት ነው። ሶሻል ሚዲያ ፖስት ላይ ይውላል ማለት ነው። እና ፎቶ ማንሳት በጣም እንዲህ በቀልድ የሚታይ ነገር አይደለም። ፎቶ በምናነሳበት ጊዜ የተለያየ አንግል በተለያየ አካባቢ አንስተን የተለያየ ጥሩ የሆነ ነገር ትውስታን የተለያየ ጥሩ የሆነ ጥቅም የምናገኝበት እና የተለያየ ትምህርትም የምናገኝበት ተፈጥሮ ጸጋ ነው። በደንብ የምናውቅበት ነው። ስለዚህ በጣም የፎቶን የማንሳት ነገር በጣም ወሳኝ ነው ማለት እችላለሁ። ስለዚህ ፎቶን ማንሳት በጣም አሪፍና ወሳኝ ነገር ነው። ማለት እወዳለሁኝ። እና ፎቶ እንግዲህ ፎቶውን የማንሳቱ ነገር በጣም አሪፍና አሪፍ ጥሩ ነገር ነው ጥሩ ገጥታ ነው ማለት ነው የምችለው። ስለዚህ ፎቶ በጣም አስፈላጊ ነገር ነው። ስለዚህ ፎቶ እናንሳ እላለው ፎቶን መነሳትም ሆነ ማንሳት በጣም ፍቱን የሆነ ጥሩ የሆነ ዶክመንተሪ እንደመያዝ ነው። ወይም ማስረጃ እንደማስቀመጥ ነው

ምን? የቤት እቃዎችን ትጠቀማለህ እንግዲህ የቤት እቃዎች ብዙ አይነት ነገሮች ነው ምትጠቀመው የቤት እቃዎች በአንድም በሌላ መልኩ ብዙ አይነት ልጠቀም እችላለሁ። እንግዲህ። የቤት እቃዎች በስፋት ብዙ ናቸው እንግዲህ የቤት እቃዎች ይባሉ ብዙ አይነት የቤት እቃዎች አሉ። የምጠቀማቸው እንግዲህ ከስነሳ እንደ የቤት እቃዎች እንደ አካፋ አድዋማ መጋዝ እንግዲህ እነዚህ በቤት ውስጥ የሚገኙ እቃዎች ናቸው። እንግዲህ ከዛም አልፎ እንግዲህ እንደ ሳህን መብያዎች በረድስት ማንቆርቆሪያ ረከቦት ምናምን ሚባሉ ነገሮች አሉ። በሀገራችን እንግዲህ ስኒዎች የቡና መጠጫዎች እንዲሁም ውሃ መጠጫ ብርጭቆዎች እንዲሁም ሳህን የምግብ መብያዎችን እንግዲህ እጠቀማለሁ። እንግዲህ እቤት ውስጥ እቃ እንደ ቴሌቪዥን ኮምፒውተር ስልክ። በጣም እንግዲህ እነዚህ ከቤት ውስጥ እቃዎች የምትጠቀምባቸው እነዚህ የቢሮ አክሰስም ቢሆኑ ቤት ውስጥ የምትጠቀምባቸው እቃዎች ናቸው። እንዲሁ እንግዲህ ከቤት ውስጥ እቃዎች ብዙ ናቸው። በጣም በስፋት የሚገኝና አገልግሎት የሚሰጡ። እንደ ጄሪካ ባሊ እንዲሁም ሮቶ ውሃ እንግዲህ ከአንድ ቦታ ወደምናመጣባችሁ የቤት እቃ ቀርተን ወደ ቤት የምናመጣበት። ከአንድ ቦታ ከምንጭም ሆነ ከጉድጓድ ወደ ቤት የምናመጣበት ጄዲካ። አሁን ባለው በጀርካ ነው የውሃ የምንቀዳው የምናመላለሰው እንደውም ሮቶ ውሃ የምንሰበስብበት ወይ የምናጠራቅምበት ነው ሮቶ ማለት ነው። እንግዲህ ከዛ አልፎ እንግሊዘ ይህ ብረት ድስቶች ለምግብ መስሪያ እንዲሁም ለተለያዩ ለውጥ አውጥ ነገር መስሪያ። የምንጠቀምባቸው ከዛህ አልፎ እንግዲህ ምጣድ ዋናው የእንጀራ መጋገሪያ ወይም እንጀራን ለመጋገር የምንጠቀምበት ምጣድ ነው። ምጣድ እንግዲህ በጣም አሪፍ ነው። ብጣድ እንግዲህ እንደ ሀገራችን እንጀራ ተጠቃሚ ስለሆንን እንጀራ እንግዲህ በሀገራችን ወሳኝና ትልቁ ምግባችን የምንለው እንጀራ ነው። እንጀራ እንግዲህ ከበተለያየ ከብዙ አይነት ምርት የሚገኝ ነው። በአንደኝነት ከጤየፍ ነው ቀጥሎ እንግዲህ ቀጥሎ ከዛ ቀጥሎ እንግዲህ ስንዴ ቦቀሎ እና የተለያየ እንግዲህ ግብአት ወደ እንጀራ ብሎ በምጣድ እንግዲህ እንጀራ ይጋገርና በዛ መልክ ይውላል ማለት ነው። ስለዚህ ከዋለ በኋላ እንግዲህ ወደ እኛ ወደ ምግብነት የምናውልበትና በቤት ቁሳቁስ የምንገለገልበት ነገር ነው። ብረት ደስት እንግዲህ ለተለያየ ለወጥና ለእንትን የሚውል ለወጥ እንዲሁም ለጥሬ መቀቀያ ለወጥ መስሪያ እና ከዛም አልፎ ውሃዎችን ለማሞቅ እንጠቀምበታለን ማለት ነው። ውሃ እንግዲህ ለሊጥ ማብኪያም ሊሆን ይችላል። ወይም ለአቅጠኛ እንዲሁም ለሻወር ብዙ አገልግሎት ሚሰጥ ነው። እንግዲህ በአገራችን ኤሌክትሪክ በቂ እስካሁን ባለው ሁኔታ በቂ የኤሌክትሪክ አገልግሎት ስለሌለ እንግዲህ በእሳት እውሃ በማፍላት እንግዲህ በሱም ምንጠቀመው የቤት ቁሳቁስ በድስት በብርድስት ስለሆነም። ከዛም አልፎ እንግዲህ ረከቦት ወይም የኛ የቡና ሴርሞኒ ወይም ቡናን አፈላል ሂደት ከምን አንዱ ትልቁ የቤት ቁሳቁስ እንግዲህ ረከቦት ነው። ረከቦትና ስኒ እንግዲህ በጣም ቡና ሲታሰብ እንግዲህ ሙቀጃ የሙቀጃ ልጅ ምናምን እየተባለ እንግዲህ ብዙ እንግዲህ ጀበና ቡናን በጣም እንግዲህ ዲኮር ከሚያደርጉትና ከሚያሳምሩት ነገር እነዚህ ናቸው። እንግዲህ ከዛ በኋላ የቡና የአፈላል ሁኔታው በዚህ ቁሳቁስ ይካሄዳል ማለት ነው። ይሄ ቁሳቁስ እንግዲህ ከተለያዩ በብዛት በአፈር እንግዲህ ሸክላ ወይም ጀበና ሚባለው እንግዲህ ከአፈር የተሰራ ሲሆን ስኒም በዛው በተመሳሳይ እንግዲህ ከሲልከን አፈር የተሰራ ሲሆን እንግዲህ ከረከቦት እንደአስፈላጊነቱ በፕላስቲክ አለ። በእንጨትም ይሰራል እንግዲህ በተለያየ ዲዛይን እንግዲህ ከተለያየ ነገር ከመስታወትም ከተለያየ ነገር ስለሚሰራ ረከቦት ብዙ ነገር ይሰራል ማለት ነው። እና እንግዲህ በዚህ መልክ ነው እንግዲህ የቤት ቁሳቁሶችም ሚሰሩና። እንዲሁም የቡና ሙቀጫና ዘነዘና እንግዲህ ቡና መውቀጫው ከእንጨት እንግዲህ ተጠርቦ ተቆርቁሮ እንግዲህ የሚሰራ ነው። እንግዲህ ዘነዘና በብረትም በእንጨትም ሊሆን ይችላል። ስለዚህ እንግዲህ በእንደዚህ አይነት ባልዲዎችን እንደዚህ ጀሪካዎችን የተለያዩ እንደዚህ አይነት እቃዎች እንግዲህ የቤት እቃ እንጠቀማለን

ቡና መፍጨት ታውቃለህ ወይ? እንግዲህ ቡና መፍጨት በተለያየ መልኩ ማለት ነው የምችለው። ቡና መፍጨት እንግዲህ በማሽን ይፈጫል። ማሽን ብዙ አይነት የማሽን ነገር የቡና መፍጫ ማሽኖች አሉ። እንግዲህ ብዙ በኤሌክትሪክ እንደውም በማኑዋል የሚፈጩ ማሽኖች አሉ። እና ቡናን ስንፈጭ እንግዲህ ብዙ ኤሌክትሪክ መፍጫ አሉ እነሱን መፍጫዎች በመጠቀም ቡና መፍጨት ይቻላል። እንግዲህ እንደዛም በመፍጨት ብዙ አይነት ነገር እንፈጫለን በብዛት በኪሎ በዛ ያሉ ቡናዎች ወይም በርከት ያሉ ቡናዎች የሆኑ እንግዲህ በዛ መፍጨት ይፈጫል ማለት ነው። ስለዚህ የኤሌክትሪክ መፍጫው በጣም ፈጠን ያለና የተለያየ ብዛት ያላቸውን በአንዴ ፋቂቶ እንግዲህ እንደ ቡና ጠጡ አይነት የሚሰራ ከሆነ ቡና ለመፍጨት። የግድ የኤሌክትሪክ ተለቅ ያለና ገዘፍ ያለ የመፍጫ አይነት መጠቀም ግድ ይላል ማለት ነው። ስለዚህ በዛ መልክ ካልተፈጨ እንግዲህም ቡናን ለተጠቃሚ ወይም ቡና ለጠጩ ለማድረስ ይከብዳል ማለት ነው። ስለዚህ ቡና እንደዛ ስንጠጣ በጣም ተፋይተን እንግዲህ እንደዛ ለመጠቀም ግድ ይለናል ማለት ነው። ስለዚህ ከዛ ቀጥሎ እንግዲህ በባህላዊ ሁሌ ወይም እነዚህ በእጅ የሚወቀጡ ወይም በድንጋይ የሚፈጩ የቡና እንግዲህ በዘነዘና እና በሙቀጫ እንግዲህ ላይ ተደርጎ የመፍጨት ነገር አለ። ቡናን እሱ እንግዲህ እሱኛ ቡና በጣም ጣፋጭና በጣም ራሱን የጠበቀ ተፈጥሮን የጠበቀ ምንም አይነት ነገር ሊወስደው አይችልም ምክንያቱም ሊደቅም በስርዓት ነው የማይችል እንግዲህ በዛ መፍጨት የቡናውን እንትን እንዳይወስደው ያደርጋል የቡናው ቃና እንዳይጠፋ ያደርገዋል ማለት ነው። እና በዛም የተነሳ እንግዲህ ቡናን ከማሽን ወይም ከኤሌክትሪክ ከመፍጨት ይልቅ ቀጥታ መውቀጥ ወይም በእንጨት እና በዘነዘና መውቀጥ አለበለዚያ ወይም በተለያየ ይዘት ባላቸው በድንጋይ እንግዲህ በተለምዶ በባህላዊ በሚባል ነው። አሁን እያወራን ያለነው በዛ መልኩ እንግዲህ በድንጋይ ወይም እነዚህ ጠፍጠፍ ባሉ ድንጋዮች ቀጥታ እንግዲህ በመፍጨት ወይም በማጋጨት የሚፈጨው የ ቡና የአፈጫጭ ነገር ነው። ያለው ወይም እንግዲህ ከዛም አልፈው ደግሞ ይሄ ሙቀጫው የሚወቀጠው ወይም የሚፈጨው እንጨት እና እንጨት በመጋጨት የሚፈጨውና መፍጨት ሂደት እሱ በጣም አሪፍ ነው። እንግዲህ እሱ ይዘቱን ወይም ተፈጥረውን ሳይቀይር በሚባል ደረጃ የቡናው ጣዕም ወፍራም እና የሚወፍርበት የቡና አይነት ነው ያ መፍጨት ክህሎት ነው ያለው። ከዛ አልፎ እንግዲህ ቡና በዚህ መልክ ነው በስፋት እየተፈጨ ያለሁ በሀገራችን እና በጣም አሪፍ የቡና ጣዕም የቡና ቃና ያለበት ነገር ነው። ያለው ስለዚህ ቡናን እንግዲህ በዚህ መልክ እያዘጋጀን እየፈጨው እገኛለሁና ቡና መፍጨት በጣም አውቃለሁ ቡና በደንብ ነው የምፈጨው ማለት ነው። እና ስለዚህ ቡና እንደ ሀገራችን በጣም ጥሩና መሰረታዊ ነገር ከሚባለው ቡናን መፍጨት ነው። እንግዲህ ቡናን ለመፍጨት ብዙም ይሄን ያህል የሚከብድና የሚያዳግት ነገር አይደለም። ስለዚህ ቡና በጣም አሪፍና መሰረታዊ ነገር ነው። ቡናን እንግዲህ ጥሩ ለሰውነታችን ማነቃቂያ ለሰውነታችን ለደበዘዘ የአእምሮአችን ክፍል የሚያነቃቃልን ቡና ስለሆነ ስለዚህ ቡናን መፍጨት የማያቅ ሰው ሰው አለ ብዬ አልገምትም። እንደ ሀገራችን ደግሞ በቡና ብዙ ብዙ ቡና አምራች ስለሆነ ህዝቡ በተለይ ገበሬው በጣም ቡናን ያመርታል ስለዚህ በጣም የተነሳ እንግዲህ ቡና መፍጨት በጣም ቀላል ነው ብዬ ነው የማስበው። የትኛውም ገበሬ ለየትኛውም የከተማም ሰው ቢሆን ቡናን መፍጨት በጣም ሁሉም ሰው ያውቃል። እኔም እንግዲህ ከነዛ ውስጥ ስለሆንኩኝ ቡናን እፈጫለሁ ቡናን በደንብ የመፍጨቱ የመደቆሱ ነገር አለ ማለት ነው። ቡናን እንግዲህ በሀገራችን ቡናን ደቁሰው ነው የሚባለው። ስለዚህ እና ቡና መፍጨት በጣም ቀለል ያለ ነገር ነው። ስለዚህ ቡናን መፍጨት በእንጨትም ሆነ በድንጋይም ሆነ በማሽንም እንፈጫለን እናደቀዋለን ማለት እና ቡናን መፍጨት በጣም አሪፍና ቀላል ያደርገዋል ማለት

የሞባይል ዳታ ትጠቀማለህ አዎ እንግዲ ሞባይል ዳታ ተጠቃሚ ነኝ። በስፋት አብዛኛው በሚባል ደረጃ ሞባይል ዳታ ነው የምጠቀመው። እንግዲ እያንዳንዶቱን እያንዳንዱን የዳታ አክሰስ ነው ምጠቀመው። እንደዚህ የማርቴፊሻል ኢንተለጀንስ እንግዲህ የተያየም ቢሆን። የምጠቀመው የትኛውም ፕላትፎርም ሶሻል ምክንያቱም እኔ ዋይፋይ ባለውበት እንግዲህ ዋይፋይ ተጠቃሚ አደለውም አሁን ባለውበት ያው እንግዴህ። የኤሌክትሪክ ማለት የቴሌ ገመዶች ዝርጋታ የለውም ስለዚ በዛ ምክንያት ደሞ ዋይፋይ እንዳልጠቀም አድርጎኛል ማለት ነው። ስለዚህ አሁን እየተጠቀምኩ ያለውት በሞባይል ዳታ ነው። ሁል ጊዜም እንግዲህ እኔ ብዙም በሚባል ደረጃ የምጠቀመው የትኛውንም ሶሻል ሚዲያ የትኛውንም ፕላትፎርም ምጠቀመው እንግዲህ በሞባይል ዳታ ነው። እንግዲ ዳታ ብዙም ለሴክሪቲውም ለደህንነቱም በነገራችን ላይ የሞባይል ዳታ የተሻለ ስለሆነ የትኛውም በክሪፕቶ ከረንሲ ዘርም ሲጠቀም በሞባይል ዳታ ነው። ስለዚ ብዙም ዋይፋይ ወይም የህዝብ ዋይፋይ ተጠቅሜ እጠቀማለው ግን በነገራችን ላይ በካፌ ወይም ሆቴል በተወሰነ መልኩ ነው። ውስን በሆነ መልኩ ነው እንጂ ይሄን ያህል ተጠቅሜ አላቅም። እና ስለዚህ ሞባይል ዳታም በሰፊው የምጠቀምበት ነገር ነው ያለው። ሁልጊዜም ቀንም ማታም በሚባል ደረጃ እንግዲ ቀን ሙሉ ምጠቀመው በሞባይል ዳታ ነው። በዳታ መጠቀሜ ብዙ ያው እንግዲህ በጣም ቶሎ ቶሎ ብር የሚቆጥርብኝ ቢሆንም። በነገራችን ላይ በሚፈልገው ሰዓት በምፈልገው እንትን እንግዴ ብዙ ትንሽ የጠራ ኢንተርኔት የማይቆረጥ ኢንተርኔት ይሰጠኛል ዳታ በሞባይል ዳታ መጠቀሜ። እና ስለዚህ እሱ በመሆኑ ደግሞ እኔ ስጋት እንዳይፈጥርብኝ የገንዘብ ምዝበራ የገንዘብ መጭበርበር እንዳያጋጥመኝ አድርጓል ማለት ነው። እስካሁን ስለዚህ የሞባይል ዳታ በጣም ፈጣንና ስፒድ ያለው የሞባይል ዳታን ተጠቃሚ ነኝ። ስለዚ ዳታ ደሞ መጠቀሜ በጣም አሪፍ ነው ብዬ አስባለው። ለወደፊትም እንግዲህ ሞባይል ዳታ በደንብ አስፍቼ እጠቀማለው ብዬ ነው የማስበው። በተለይ እንደዚህ ትሬዲንግ የኦንላይን ስልን ትሬዲንግ ወይም የኦንላይን ንግድ በሚደረግ እንደ ክሪፕቶከረንሲ ላይ በዳታ መጠቀም በጣም የተሻለ ነው። ከህዝብ ዋይፋይ ወይም ከዋይፋይ ይልቅ ዳታን የሞባይል ዳታን መጠቀም በጣም አሪፍና ጥቅም አለው። ምክንያቱም ብሮከር ወይም እነዚህ ሀከር ሚባሉት ብዙ በሞባይል ዳታ ተገናኝቶ የመስረቁ ወይም የመዘረፍ ነገር ክራክ ወይም ሀክ የመደረግ ዌ ይቀንሳል። ከ ዋይፋይ ይልቅ በሞባይል ዳታ መጠቀሙ ትንሽ የመቀነስ ነገር አለ ማለት ነው። እና በዛ አጋጣሚ ጠቅሞኛል የሞባይል ዳታን ሁል ጊዜ በመጠቀሜ አሁን ወደፊት ግን አንዳንዴ ዋይፋይንም የመጠቀም እድል ካገኘው የመጠቀም እንግዲህ ይሄ ደሞ ሊሆን የቻለው። የተለያዩ አክሰሶችን በደንብ ለማየት የተለያየ ሶሻል ሚዲያ ላይም በደንብ አክሰስ ለማረግ የተለያየ ስራዎችንም በደንብ ለማግኘት ይጠቅመኛል ብዬ ስለማስብ ስለዚህ እነሱን ለማየት እፈልጋለው። እና ስለዚ የሞባይል ዳታ በጣም አሪፍ ነው ምቹ ነው። የሞባይል ዳታ በሄድኩበት ሁሉ በቀላል ከስልኬም ስለሆነ ይዤ ምሄደው የግድ ስለሚሰራ። ያኛው እንግዲህ ባለ ኬብል ስለሆነ አሁን ባሉት ዋይርለስ የገቡ ቢሆንም ባትሪያቸው በጣም ብዙ ሰዓት የማይቆይ ስለሆነ የሚያስቸግሩበት እና ቶሎ አቋርጠው ከአራት ሰዓት በላይ ስለማይቆዩ ተሎ የማለቅ ነገር ስለሚፈጠር። እንግዲህ ዋየርለስ ዋይፋዮች ወይም ሃንድ ዋይፋዮቹ ስለዚ እነሱ ትንሽ እያስቸገሩ ስለሆነ። እና ብዙውን የሞባይል ዳታ ነው የምጠቀመው የሞባይል ዳታ ደሞ በጣም ምቹ አድርጎታል ማለት ነው። ለኔ እንግዲህ ዋይፋይም የተመቸ ነገር አለው እንግዲ ግን ይሄ ደሞ ሚሆነው ባደጉ ከተሞች ትልልቅ ከተሞች ላይ ብቻ መሆኑ ነው። ትንሽ የሚቸግረው ገጠር ላይ እንደ ኢትዮ ቴሌኮም ወይም እንደዚህ ቴሌኮሞች ሚባሉት ያልተዘረጋበት ገመድ ገመዱ አክሰስ ስለማይሰጥ ወይም ስላልተዘረጋ በገጠራማው ክፍል ኢንተርኔት ለመጠቀም የግድ ዋይፋይ ሳይሆን ዳታን ምርጫ አድርጌ እየተጠቀምኩ እገኛለው። ማለት እና በጣም አሪፍ ከሚባሉ እያሉ የዳታ ነው ስለዚ ሞባይል ዳታን ነው ምጠቀመው ሁሌም አሁንም ወደፊትም ሞባይል ዳታ ተጠቃሚ ነኝ ማለት እችላለው። ስለዚህ ሞባይል ዳታን ለመጠቀም አሁንም ወደፊትም

ኢሜይል ትጠቀማለህ ወይ? አዎ ኢሜል እጠቀማለሁ። ኢሜል ተጠቃሚ ነኝ። ብዙውን እንግዲህ እንደውም አሁን አካባቢ ኤአይዎች ብዙ ኤአይዎችን እንግዲህ በኤሜል ነው ወይም የተለያዩ ስራዎችን እንግዲህ በኢሜል ነው። ግንኙነት ወይ ኮሚኒኬት የማደርገው ኢሜል እጠቀማለሁ ኢሜል። በስፋት እጠቀማለሁ እና ስለዚህ ኢሜል ለተለያየ መልእክት ለተለያየ የስራ አፕላይ ማድረጊያ ወይም ፖስት ማድረጊያ በጣም ደስ የሚል ብዙውን ሰዎች በኢሜል ስለሆነ። የሚጠይቁት ወይም ፋይል የሚቀበሉት በኢሜል ስለሆነ ኢሜል ተጠቃሚ ነኝ። እና ኢሜል ቀለል ያለና ደስ የሚል ኢሜል አጠቃቀም ነው። ስለዚህ ኢሜል ብዙ ወደ አምስት ስድስት ኢሜሎች አሉኝ። በእነሱ ለተለያየ ፕላትፎርም ለተለያየ እንትን እንጠቀማለን ስለዚህ ኢሜል እንጠቀማለን ኢሜል በደንብ እየተጠቀምቁ እገኛለሁ። ስለዚህ ኢሜይል መጠቀም በጣም ብዙ አይነት እውቀት እንዳውቅ አድርጎኛል ብዙ አይነት ፕላትፎርሞችን እንድጎበኙ አድርጎኛል። ኢሜል መጠቀም በጣም ጥሩ ነው። ኢሜል መጠቀም በጣም ደስ የሚልና ቀለል የሚያደርግ ለተለያየ መረጃ ልውውጥ የተለያየ ጥ ዶክመንት ወይም ፋይል መላላኪያ። እንግዲህ ምንም ቦታ ወሰን ሳይገድበው እንግዲህ ለዛ በደንብ ይጠቅማል። እንዲሁም ለክርብቶ ዋሌቶችም ሆነ አንድ የሆነ ነገር ሳይን አፕ ወይም የሆነ ነገር ክሬት ለማድረግ የግድ ኢሜል ስለሚያስፈልግ ኢሜል ተጠቃሚ ነኝ። እንግዲህ የተለያዩ የሶሻል ፕላትፎርሞችንም እንግዲህ እነዚህ መተግበሪያዎችን እነዚህ እንደ ቲክቶክ ዩቲዩብ ኢንስታግራም የትኛውም አይነት ያለ ኢሜል አይከፈትምና። ኢሜል በጣም መሰርታዊና አስፈላጊ ነገር ከመሆኑም ጋር ተያይዞ ኢሜል እንግዲህ ለብዙ ነገር ጥቅም ነው። እንግድህ አፕስቶር አፕስቶርም ሆነ እንግዲህ ፕላይ ስቶር ያለ ኢሜል ምንም አፕሊኬሽን ዳውንሎድ ሊያደርግ አይችልም። ዩቲዩብም እንግዲህ ዩቲዩብ በጣም በአለማችን ትልቁ የሶሻል ሚዲያ በጣም ታወቅው እንግዲህ በአድሰንስ መልክ ክፍያ የሚከፍለው ዩቲዩብ ራሱ እንግዲህ ያለ ኢሜል ምንም ከአካውንት መክፈት አይቻልም። አካውንት ደግሞ ለመክፈት የግዴታ ኢሜል ስለሚያስፈልግ ኢሜል እጠቀማለሁ ማለት ነው። እንግዲህ መልእክቶች ልወወጥም እናደርግበታለን በኢሜል ኢሜል እንግዲህ ለብዙ አይነት ጥቅም ዘርፈ ብዙ ጥቅም ነው። ያለው ኢሜሉ እና ኢሜል በጣም ወሳኝ ነው። ኢሜል ደስ የሚል ነገር አለው ስለዚህ ኢሜል በጣም አስፈላጊ ነገር ነው። ኢሜልን ስንጠቀም ብዙ አይነት ነገር እናገኛለን። ኢሜል ስንጠቀም በእውቀቶች ፕላትፎርም እናገኛለን። እና ኢሜል ተጠቅሜ ብዙ አይነት የኢንተን ስራ እሰራለሁ። ኢሜል እንግዲህ ብዙ አይነት ተግባር ያለው ሲሆን ኢሜል ኢሜል እንግዲህ ለጓደኛም ይሁን ለተለያየ የሪፈራል ይሁን በምንም ላይ ያለ ኢሜል አይሆንምና። አሁን ባለው ሁኔታ ደግሞ ያለ ኢሜል ክሬት የሚደረግ ነገር እንግዲህ በክሪቶ ከረንሲ ዙሪያ እንኳን ስናይ እንግዲህ ኢሜል ከሌለ ምንም አይነት ኢሜል ከሌለ ምንም አይነት ነገር ዋሌት መክፈት አይቻልም። ምንም አይነት የክሪቶ ዋሊቶችን መክፈት ወይም ክሬት ማድረግ ሳይን አፕ ማድረግ አይቻልም ማለት ነው። ስለዚህ ኢሜል በጣም ዘርፈ ብዙ ጥቅም ነው ያለው ያለ ኢሜል ሁሉም ነገር እንቅስቃሴ የለም ማለት ነው። የግድ ኢሜል ያስፈልጋል አንድ ስልክ ላይ የግድ ኢሜል ያስፈልጋል ማለት ነው። ኢሜል ከሌለ ምንም ሊያንቀሳቅስ ወይም እንትን ሊልህ አይችልም። ስለዚህ የግድ ስልክህን ለመንቀሳቀስ ኢሜል ስለሚያስፈልግ ግዴታ ኢሜል መክፈት ግድ ነው ማለት ነው። ኢሜል እንከፍታለን ኢሜል በደንብ አድርገን አዘጋጅተን ቬሪፋይ የሆነ ኢሜል በማዘጋጀት ቱ ቬሪፊኬሽን ኢሜል አዘጋጅቼ እጠቀማለሁ። እኔ ብዙ ወደ አራት አምስት ኢሜሎች አሉ ለተለያየ የስራ ነው የማውለው። ስለዚህ ብዙ አይነት ፕላትፎርሞችም እንግዲህ ለመተግበሪያዎችንም ስናወርድ በኢሜል መጀመሪያ ክሬት ስለምናደርግ ስለዚህ የኢሜል ጥቅሙ በጣም ሰፊና ብዙ ነው ማለት ነው። እና ኢሜልን መጠቀማችን

መታጠቢያ ቤት ውስጥ ትዘምራለህ አው መታጠቢያ ውስጥ ልዘፍን ልዘምር እችላለሁ ምክንያቱም ቅዝቃዜ በተለይ ካለ ራሱ በተፈጥሮ ያዘምራል እና እዚህ ከቀዝቃዛ ከሆነ ብዙ እና የምዘምርበት አጋጣሚ ሊፈጠር ይችላል። እንግዲህ መታጠቢያ ውስጥ መታጠቢያ ቤት እንግዲህ ብዙ አይነት ነገር ዘፈኖች ሊዘፈን ይችላል። ልንዘምር እችላለሁ ስለዚህ ምክንያቱም በቀዝቃዛ ሻወር ሲወሰድ በጣም ስለሚበርድ እና እንትን ስለሚል ያዘምራል ያዘፍናል ማለት ነው። እና ቀዝቃዛ ሻወር በተለይ በሚወሰድ ሰዓት በጣም እንደዛ ካልሆነ ስለሚገፋ መታጠቢያ ቤት በጣም ብዙ አይነት ነገር አለ። ብዙ የዘፈን አይነት ይዘፈናል ሙዚቃም ከፍቶ የመታጠብ ነገር አለ። ሙዚቃን ከፍቶ የመዝናናት ነገር አለ። እና ስለዚህ የግድ መዘመር ያስፈልጋል ማለት ነው። ስለዚህ በጣም ሙዚቃን ክፍቶ የግድ ዘና ፈታ ማለት ያስፈልጋል ማለት ነው። እና ሙዚቃ መክፈት እና መዘመር ቅዝቃዜን እንዳልሰማው ቅዝቃዜን እንዳይቀዘቅዘኝ ማድረግ ይችላል ማለት ነው። እና ሙዚቃን መክፈት በጣም አሪፍ ነገር ነው። ሙዚቃን ከፍቶ እያዳመጡ መታጠብ ቅዝቃዜው እንዳይቀዘቅዝ ወደ ሰውነታችን እንዳይገባና ሻወሩን በስርዓት ጨርሰን እንድንወጣ ያረገናል ማለት ነው። እና ሙዚቃን መክፈት በጣም አሪፍ ነገር ነው ማለት ነው። ሙዚቃን ከፍቶ መዝናናት በጣም ጥሩ ነው ሙዚቃ በጣም ወሳኝ ነገር ነው። ሙዚቃን ከፍቶ መዝናናት በደንብ አሪፍ ነገር ነው። እና ሙዚቃን ከፍቶ ፈታ ፈታ ማለት ፈታም አሪፍና ደስ የሚል ነገር ነው። ሙዚቃ እንግዲህ በራሱ ያዝናናል ሙዚቃ በራሱ ፈታ ፈታ ያደርጋል። እና መዝሙር ከፍቶ መታጠብ ደግሞ ሰውነታችን ዘና እንዲልና ሻወርን በስርዓት ታጥበን ዘና ብለን እንድንወጣ ያደርገናል ማለት ነው። እና ስለዚህ ሙዚቃን ከፍቶ መታጠብ ወይም እየዘመሩ መታጠብ በጣም ደስ የሚል ሪላክስ የሚያደርግ ሰውነትን አዝናንቶ ሻወር እንድንወስድ የሚያደርግ ነው ማለት ነው። መዘመር እዚህ ሙዚቃን መክፈት በጣም ደስ ከሚል ነገር ነው ማለት ነው። ሙዚቃን መክፈት በጣም ጥሩና አሪፍ ነው። ስለዚህ ይሄ ሙዚቃን መዘመርም በጣም አስፈላጊ ነገር ነው። ሻወር በተለይ በምንወስድበት ቀዝቃዛ ሻወር ከሆነ በተለይ ብዙ እኔም ቀዝቃዛ ሻወር ብዙ ስለማልወድ ሰውነት የመኮፈታተር ወይም የመኮማተር ነገር አለ ቆዳ ሲኮማተር ደግሞ ብዙ ይቀዛቀዛል ማለት ነው። እንደዚህ እሱን ቅዝቃዜ ለማስወገድ እና ቀዝቃዛውን ውሃ ለመቋቋም የግድ ምንድነው? የሚያስፈልገን መዘመር ነው ወይም መዝፈን ነው ማለት ነው። ስንዘምር በጣም ትንሽ የሰውነታችን ምቱን የመቋቋም እና እንድ ትንፋሽ በምናወጣበት ጊዜ እንዳይሰሩ ያረገናል ማለት ነው። እና በዛም አጋጣሚ እንግዲህ ብዙ ስንዘምር ብዙ አይነት ነገር ይመጣል ማለት ነው። እንግዲህ ስንዘምር ሀይል ወኔ እናገኛለን ማለት ነው። ብርዱን ለመቋቋም ቁመና ጥሩ ነገር እናገኛለን ስለዚህ በዛ ምክንያት ብርዱን እንድንቋቋም ያደርገናል ማለት ነው። ብርዱን ከተቋቋምን ደግሞ በጣም አሪፍ የሆነ እንትን እናገኛለን ማለት ነው። አሪፍ የሆነ እና ጥሩ የሆነ ነገር እናገኛለን ማለት ነው። ጥሩ ስናገኝ ደግሞ በጣም አሪፍ ነገር የምትጋን በዛው እየተለማመድን ትሬኒንግ እያደረግን እንግዲህ ሙዚቃን እይዘመርን ጥሩ አይነት ነገር መስዋዕት እናገኛለን ማለት ነው። እና በዚህም የተነሳ እንግዲህ በ ሻወር ቤት ወይም በመታጠቢያ ቤት መዘምር ውስጥ በመታጠቢያ ቤት ውስጥ መዘምር በጣም አሪፍ እንድንቋቋመው ያረገን ብርድ ብርድን መቋቋም እንድንችል እንዲሁም አሪፍ ሻወር እንድንወስድ ደስ የሚል ሻወር እንዲሆንልን ያረገናል ማለት ነው። እና ስንዘምር አየር በምናስወጣበት ጊዜ እንግዲህ ጥሩ የመቋቋም ብቃት ይኖረናል ማለት ነው። እና በዛም የተነሳ እንግዲህ ብዙ መዝፈን መዘመር ይኖራል ማለት ነው። ሻወር ውስጥ ስለዚህ እንደዛም እኔም እንግዲህ እዘምራለሁ በደንብ በመጣጠቢያ ቤት ውስጥ እዘፍናለሁ እዘምራለሁ ራሴን ብርዱን እንድቋቋም ያረገኛል ማለት ነው። ብርድ ስቋቋም ደግሞ ሻወር እንዳይቀዘቅዘኝ ያደርጋል ማለት ነው

ቃልህን ትጠብቃለህ? አዎ ቃሌም ለመጠበቅ እሞክራለው እጠብቃለው ምክንያቱም እንግዲህ በስራ ወይም በተለያየ በመጠበቅ ሊሆን ይችላል። ቃልን መጠበቅ በጣም አሳማኝና ጥሩ ነገር ለሰው ቅርበት ከሰው ጋ ጓደኝነት ቤተሰባዊነት ከሰው ጋ ብዙ አይነት አስተሳሰብ ከሰው ጋ የተለያየ ነገር እምነት እንዲኖረን ያረጋል። ምክንያቱም ቃል መጠበቅ በጣም ምንም የሚያሻማ ነገር አይደለም ቃል ያልጠበቀ ሰው በስራውም ታማኝ አይሆንም። አላበድርም እኮ አገልግሎት ቃል ካልጠበቀ ታማኝነት ከሌለው ከሃዲ ከሆነ ምንም አይነት ቃል የመጠበቅ ባህሪ ከሌለው ከሰው ጋ እምነት ያጣል የምተማመንበት ነገር ስለሚጠፋ። ነገር ቃልን መጠበቅ ግዴታ ነው ማለት ነው። ቃልን የጠበቀ ሰው ጥሩ ነገር ያገኛል። ከፈጣሪም ከተለያዩ ቦታ ከሰውም ዘንድ ጥሩ የመግባባት ችሎታ እንዲሁም ከሰው ዘንድም በጣም ፍቅርን ያገኛል ማለት ነው። ቃልን የሚጠብቅ ሰው ቃልን ያልጠበቀ የሚክድ ሰው የሚዋሽ ሰው ግን እንዲሁም ገንዘብ እንኳን ተበድሮ የማይሰጥ ሰው ቃል የማይጠብቅ በጣም በሰዎች ዘንድ የሚጠላና የሚነውር አይነት ተግባር ነው። እና ቃል መጠበቅ በጣም እንደ ህዝብ በጣም ቃልን የጠበቀ ብዙ ነገር ይኖረዋል ብዙ ነገር ያገኛል ማለት እና ቃልን መጠበቅ በጣም አሪፍ ነገር ነው። ቃልን ያልጠበቀ ግን ዋጋ ይከፍላል ማለት ነው። ቃልን መጠበቅ በጣም መሰረታዊ ነገር ነው ወሳኝ ነገር ነው። ቃል በጣም ለሁሉም ህዝብ በጣም አስተማማኝ የሆነ የመግባቢያ ቃልን መጠበቅ ነው። ለሰው ቃል ቃል እንደ ቃል ትልቁ የሚከብድ ቃል ነው ቃል ማለት በቃ ከየትም ከወረቀትም ከምንም በላይ ቃላት ማለት በጣም አሳማኝና የሰው ልብ የሚያሸንፍ ቃል በአግባቡ መጠቀም ቃልን ቃሌን መጠበቅ ነው። ምክንያቱም ቃል መጠበቅ ማለት ታማኝነት ነው። እና ደሞ ሰው ታማኝነት እንዲኖረው ደሞ የግድ ቃሉን ማክበር አለበት። ሰው ለምሳሌ ገንዘብ ቢበደር አንድ ሰው በዚህ ጊዜ መልሳለው ካለ መመለስ ባለበት በዛ ጊዜ እማይመልስና የሚያስቸግር ከሆነ በጣም እሱ ቃሉን አልጠበቀም። ከዛ በሃላ ያ ሰው ሊያምነውም ድጋሚ ሊያበድረውም እንዲሁም ሌላ ሰው ይሄ ቃሉ አይታመንም እያለ ለብዙ ሰው ስለሚያሳጣው እንግዲህ ያ ሰው ታማኝነት ያጣል። ሁሌም ያ ሰው በቃ በሰው ዘንድ ተወዳጅነት ይቀንስበታል ማለት ነው። እንዳይወደድ ይሆናል ማለት ነው። እና ስለዚህ የግድ ቃል መጠበቅ ደሞ በጣም ከየትኛውም ነገር ቃል መጠበቅ በጣም አስፈላጊና መሰረታዊ የሚባል ነገር ነው። እና ቃልን ማክበር ቃል መጠበቅ በጣም ምንም ስም የሚያሻማ ነገር አይደለም። ቃልን እንደመጠበቅ የሚያስደስት ነገር የለም። ቃል መጠበቅ በጣም አስፈላጊ ነገር ነው። እና ቃልን መጠበቅ ወሳኝ ነው። ቃል መጠበቅ ከምንም በላይ በጣም አሪፍ ነገር ነው። ቃልን መጠበቅ ማለት በጣም መሰረታዊ ከሚባል አንድ ቃልን መጠበቅ ነው። እና ቃልን የመጠበቁ ነገርን እንግዲህ በጣም አሪፍ ነው። ቃል መጠበቅ ማለት ለሰዎች ታማኝነት እምነት ልብን ማሳመን ከሰዎች ጋር ልብን ማቀራረብ አሰተሳሰብን ጥሩ ማረግ ውሸትን ማስወገድ ውሸት ምንም ጥቅም እንደሌለው ከውሸት ምንም አይነት ጥሩ ነገር እንደማይገኝ ነውና። ቃል መጠበቅ ማለት በጣም ምንም የሚያሻማ ነገር የለውም። እንደ ቃል መጠበቅ ደስ የሚልና የሚያስማማ ነገር የለም። ቃል መጠበቅ ማለት በጣም በጣም አሪፍና ወሳኝ ከሚባሉ አንዱ ቃል መጠበቅ እንደ ሰው ልጅ ከምንም በላይ ከፍ ወይም ዝቅ ሊያረገው የሚችል ቃልን ሲጠብቅ ከፍ የሚልበት ቃሉን ሲያፈርስ ደሞ ከሰው በታች ድቅን ይለበትና በጣም የሚዋረድበት ነገር ነው። በተለይ በሰው ዘንድ ታማኝ መሆን በሰው ልጅ ዘንድ በጣም መታመን በሰዎች ዘንዳ በጣም ታምኖ መታየት እንግዲህ በተግባርም በቃላት ብቻ ሳይሆን በተግባር ታምኖ መታየት ቃልን መጠበቅ በጣም ግድ ስለሚሆን ቃል መጠበቅ ግድ ይላል ማለት ነው። ቃል ካልጠበቅን ምንም ዋጋ የለም። ቃል ከጠበቅን ምንም ከሰው ጋ አብሮህን ለመኖር በጣም ከባድ ስለሆነ። የግድ ቃልን መጠበቅ ቃል ማክበር በጣም ግድ ይላል ማለፍና የቃል ማክበር ልምምድ ብናደርግ ያሰባል

በስራ ቦታ ጓደኛ አለህ በስራ ቦታ ጓደኛ አለኝ። በስራ ቦታ ብዙ አይነት ጓደኛ ነው ያለኝ በስራ ቦታ ብዙ አይነት። አስፈላጊ ጓደኞች ሊኖሩ ይገባል ምክንያቱም በስራ ቦታ የግድ ስንኖር። ጓደኛ ሊኖረን ይገባል ጓደኛ ከሌለን ምንም አይነት። ጥሩ ግንኙነት ሊኖረን አይችልም ጓደኛ የስራ በታ ጓደኛ ካለን ግን። ሁሉም ነገር ልንማከር ልንወያይ የምንችልበት ጓደኛ ያስፈልገናል። ስለዚህ የስራ ቦታ ጓደኛ በጣም ወሳኝ ነው ማለት ነው። የስራ ቦታ ጓደኛ እንግዲህ ወደ ስራ አብሮ የሚሄድ ከስራም ሲወጣ ከስራ ወደ ስራም ሲገባ አብሮ የሚሄድ የሚመለስ ጓደኛ ነው ማለት ነው። ያ ጓደኛ በጣም አስፈላጊ ነው። ያ ጓደኛ ለምንድነው ነገር ይጠቅማል? ያ ጓደኛ እንግዲህ በተለያየ መልኩ ለተለያየ ነገር ይጠቅማል። ያ ጓደኛ በጣም ወሳኝ ነው ማለት እችላለሁ። እና ጓደኛም ማለት በጣም አስፈላጊና መሰረታዊ ነገር ከሚባል አንዱ ጓደኛን በአግባቡ መያዝ ጓደኛን አለማስከፋት። ስራ ቦታ ያለ ጓደኛ ምንም ማስከፋት ጥሩ አይደለም። ምክንያቱም ሁል ጊዜ ተመሳሳይ ቀን ሁልጊዜ ስለማገኘው የግድ አብሮ ተከባብሮ ሁልጊዜ ደስተኛ ሆኖ አብሮ በመጨዋት መሸኘት ይኖርብናል እንጂ። ጓደኛን በጣም ማስከፋት ወይም ማስቀየም በተለያየ ነገር ያስከፋ ይችላል ላስቀይምም ይችላል። ስለዚህ ጓደኛን ማስከፋት ደግሞ በጣም ለራስም ጉዳት ነው ለሰዎችም ጉዳት ነው። እና ስለዚህ ጓደኛን ማስከፈት ማለት አይ ከባድ ነው ማለት እችላለሁ። ስለዚህ ጓደኛህን ማስከፋት በጣም ከባድ ነገር ነው። እና ስለዚህ የስራ ቦታ ጓደኛ ሲኖረን ማስደሰት አብረን መጫዋት ሚስጥር ተካፋይ እንዲሆን ማድረግ ስለዚህ አብሮ ያ የስራ ጓደኛ ደግሞ ለብዙ ነገር ይጠቅማል። ምክንያቱም በቀን ሁል ጊዜ ከእሱ ጋር አብረን በስራ ቦታ የምንገናኝ ጓደኛ ስለምንሆን ስለዚህ ምንም መጠላላት መገጫጨት ምንም አያስፈልግም ማለት ነው። ስለዚህ የስራ ቦታ ጓደኛ በጣም አስፈላጊ ነው። ማለት ነውና የስራ ቦታ ጓደኛችን በጣም ያስፈልገናል። የስራ ቦታ ጓደኛችን በጣም ወሳኝ ነው ማለት ነው። ስለዚህ የስራ በታ ጓደኛችን አብረው ሁል ጊዜ ሊቀጥልና ሊኖርህ ይገባል ማለት ነው። ስለዚህ የስራ ቦታ ጓደኛችን በጣም አስፈላጊ ነው ማለት ነው። ከምንም በላይ ስለዚህ የስራ ቦታ ጓደኛችን እንግዲህ በስራ አጋጣሚ ነው። የምንገናኝ ከዛ ወጣም ብለን እንግዲህ ልንገናኝ የምንችልበት አጋጣሚ ይኖራል። ስለዚህ የስራ ቦታ ጓደኛ እንግዲህ ከዚህም አልፎ ለተለያየ ነገር ሊጠቅመን ይችላል። ከዛም አልፎ ከስራ ቦታ ውጭ ጓደኛ እንግዲህ በቤት ጓደኛ ልንሆን እንችላለን። ስለዚህም ብዙ አይነት የተለያየ ከዛም ስራ ወጥተን ሌላ ስራ ላይ የመቀጠሉ የመገናኘቱና የመደጋገፉ ነገር ሊኖር ይችላልና በስራ ቦታ የተገኘው ጓደኛ ስለ ስራ ሊጠቅመን ይችላል። ስለ ስራ ብዙ ሊያማክርን ይችላል ስለ ስራ እድገት ስለ ስራ አሰራር። ስለ ስራ የተለያዩ የአሰራር ዘርፎችን እንዴት እንደምናደርግ በስራው እንዴት እንደምንሆን እንግዲህ ይናገራል ማለት ነው። ስራ ጓደኛ የሚቀድመን ሰው ከሆነ በዛ መልኩ እንግዲህ አኛን ሊያግዝ ይችላል ማለት ነው። የስራ ቦታ ጓደኛ እንግዲህ ብዙን በስራ ቦታ ያለውን ሙሉ አስተዋጽኦ ሊያደርግ ይሞክራል ማለት ነው። ስለዚህ በስራ ቦታ የሚኖረው ጓደኛ በጣም ብዙ ነገሩን መስዋዕት ሊከፍል ይችላል ማለት ነው። ምክንያቱም አንዳንዴ ከስራ አለመስማማት መፈናቀል ቢመጣ የግድ እሱ ደግሞ እኛን ተክቶ ሌላ ቦታ ስራ ሊያመቻች ይችላል ሌላ ቦታ ስራ ሊያከናውን ይችላል ማለት ነው። ለማመቻቸት የሚጥር ነው ማለት ነው። እንግዲህ የስራ ቦታ ጓደኛ እና የስራ ቦታ ጓደኛ እንዲህ በቀላል የሚታይ እና የሚናቅ አይደለም ማለት ነው። ስለዚህ የስራ ቦታ ጓደኛ የግዴታ በጣም አሪፍ በሚባል ደረጃ አብሮ መተግበር መስራት እና ማሰራት ያስፈልጋል ማለት ነው። በስራ ቦታ ጓደኛችን በጣም አሪፍ ነው ማለት አውደሃለሁ